እሺ እንግዲህ ከጎረቤቶች ጋር ጥሩ ግንኙነት አለህ ወይ የሚል ጥያቄ ነው? የደረስኝ እንግዲህ ከጎረቤቶ ማለት ማለት ነው። ጎረቤቶችስ እነማን ናቸው? ጎረቤቶች ምን ይጠቅማሉ የሚሉትን እንግዲህ በዚው አያይዘን ለማየት እንሞክራለን። እንግዲህ የተለያዩ ጎረቤቶች አሉ። የተለያዩ ጥቅም ያላቸው ጎረቤቶች አሉ። ከእንግዲህ ጎረቤቶች ማለት መጀመሪያም በቤታችን አጠገብ በቤታችን አቅርቢያ የሚኖሩ በቅርብ የሚገኙ ጎረቤቶቻችን ወይም ደግሞ ዘመዶቻችን ሊሆኑ ይችላሉ። እንግዲህ ከአጥራችን አጠገብ ወይም ደግሞ ከበሰፈራችን አካባቢ የሚኖሩ ሰዎች እንግዲህ ጎረቤት ይባላል ማለት ነው። እንግዲህ ከጎረቤቶቼ ጋር ጥሩ ግንኙነቶች አሉ። ወይ ለሚለው እንግዲህ አዎ ከጎረቤቶች ጋር ጥሩ ግንኙነት አለኝ። ከጎረቤቶች ጋር ጥሩ ግንኙነት መኖሩን ምን ይጠቅማል? ከጎረቤቶች ጋር ጥሩ ግንኙነት አለመኖሩስ ምን ጉዳት አለው? የሚለውን እንግዲህ በዚህ አያይዘን ለማየት እንሞክራለን። ከጎረቤቶቼ ጋር እንግዲህ ጥሩ ግንኙነት ካለ በቤተ ዘመዶች ወይም ደግሞ በሰፋሩ ዘንድ ተወዳጅ ትሆናለህ። ምክንያቱም ከእነሱ ጋር የማትጣላ ከሆነ ከእነሱ ጋር የማትጨቃጨቅ ከሆነ ወይም ደግሞ ከእነሱ ጋር የማትኮራረፍ ከሆነ እንግዲህ የተለያዩ ጥሞችን ታገኝበታለህ ማለት ነው። ስለዚህ የተለያዩ ጉዳዮች ማግኘት የተለያዩ ትቅሞች ለማግኘት እንግዲህ እነዛን ነገሮች ማግኘት ትችላለህ ማለት ነው። ስለዚህ ከጎረቤቶቼ ጋር ጥሩ ግንኙነት አለህ ለሚለው ጥያቄ አዎ አለኝ ሊሆን ይችላል። እንግዲህ እነዚህን ጥያቄዎች ለመመለስ ብዙ ነገሮችን ማግኘት ይቻላል። ማመጣው ስለዚህ ከ ጎረቤቶች ጋር ጥሩ ግንኙነት አለህ? ወይ ለሚለው ጥያቄ አዎ ግንኙነት አለኝ። ለምን ይጠቅማል? እንግዲህ ከጎረቤቶች ጋር ግንኙነት ማድረግ የሚለውን ስናይ ደግሞ ብዙ ጥቅሞች አሉት። እነዛን ጥቅሞቹ ምንድን ናቸው? ብለን ስናይ አንደኛ እንግዲህ ከጎረቤቶች ጋር የምንዋደድ ከጎረቤቶች ጋር የሆነ ግንኙነት ካለ ማለት ደግሞ ከጎረቤቶች ጋር ጥሩ ግንኙነት ካለ ብዙ ጥቅሞች አሉ። እነዛ ጥቅሞች ምንድን ናቸው? ቢባል እንግዲህ የተለያዩ ችግሮች ሲያጋጥሙን የተለያዩ ደስታዎችን አብረን የምንጋራበት ጊዜ ይመጣልና በዛን ጊዜ ስነሱ ሲደሰቱ እኛ ምን ሊደሰት እነሱ ሲያዝኑ የምናዝንበት ጊዜ አለና እንግዲህ ያን ጊዜ በጋራ የማለፍ አለብን። ስለዚህ በዛን ጊዜ ለመተጋገዝ በዛን ጊዜ አብረን ለመሆን በዛን ጊዜ ለመተባበር እንግዲህ ይጠቅመናል ማለት ነው። ስለዚህ የነዛን ጎረቤቶቻችን የነዛን ጎረቤቶቻችን የምናረዳዳ የምንተጋገዝ ከሆነ ብዙ ጥቅሞችን የምናገኝበት ነው ማለት ነው። ስለዚህ በዛን ጊዜ እንገናኛለን በዛን ጊዜ እን እንገናኛለን ማለት ነው። ስለዚህ ሰርግ ሲኖር ለምሳሌ የተለያዩ ሰርጎች ሲኖሩ የተለያዩ ዝግጅቶች ሲኖሩ እንግዲህ በዛን ጊዜ ተገናኝተን ብዙ ነገሮችን የምና አብረን የምናከብርበት በዓላት ሲገኙ በበዓላት ቀን አብረን የምን የምናከብርበት እንዲሁ የተለያዩ ድግስ ሲኖር የተለያየ ድግስ ሲኖር አብረን ደግሰን አብረን አዘጋጅተን ሁሉንም ነገር የሚሰራውን ሁሉ አብረን ሰርተን ከእነሱ ጋር እንግዲህ አብረን ልንኖር ይገባናል ማለት ነው። ስለዚህ ጎረቤቶቻችን ለኛ የቅርብ ዘመዶቻችን ናቸው። ምክንያቱም ለኛ ፈጥኖ ደራሽ ለኛ ቶሎ የሚደርሱልኝ በችግር ሆነ በሃዘን ጊዜ አብረን ደስታችንም ሃዘናችንም የሚጋሩልን እነሱ ናቸውና ስለዚህ እነሱን ከእነሱ ጋር ጥሩ ግንኙነት ሊኖረን ይገባል ማለት ነው። ስለዚህ ከጎረቤቶች ጋር ጥሩ ግንኙነት አለ ወይ ለሚለው ጥያቄ? አዎ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ። ያ ግንኙነቶች ለምን ይጠቅማሉ? እነዛ ግንኙነቶች ምን ጥቅሞች አሉት? የሚለውን ስናይ እንግዲ ብዙ ጥቅሞች ሊኖሩት ይችላሉ። ከእነሱ መካከል ምንድነው የሚባል እንግዲህ የተለያዩ ችግሮች ሲደርሱብን የተለያዩ መፍትሄዎች የሚያስፈልገን ምክር ሲያስፈልገን ጊዜ እነሱ ጋር ሄደን እየተመካከረን እየተወያየን እንግዲህ የተለያዩ መፍትሄዎችን ለችግራችን የምናመጣበት መንገድ ይፈጠራል። ማለት ነው። ስለዚህ ማንኛውንም ችግር ሲፈጠር በእነሱም ላይ በእኛም ላይ ችግር ሲፈጠር እንግዲህ የተለያዩ ችግሮችን እንግዲህ ለመፍታት የሚያገለግለን አንዱ መንገድ ነው ማለት ነው። ስለዚህ እነዛን ችግሮች ለመፍታት እነዛን ሁኔታዎች ለማድረግ ከጎረቤቶቼ ጋር ጥሩ ግንኙነት ሊኖረን ይገባል ማለት ነው። ስለዚህ የተለያዩ መፍትሄዎችን ለማምጣት የተለያዩ መፍትሄዎች ላይ ለመድረስ እንግዲህ እነዛን ችግሮች መፍታት ይኖርብናል ማለት ነው። ስለዚህ ከጎረቤቶቻችን ጋር ጥሩ ግንኙኝነት ከሌለን ከጎረቤቶቼ ጋር ጥሩ ግንኙነት ከሌለን እነዛን ነገሮች እንግዲህ መፍታት አንችልም ማለት ነው። ስለዚህ ከጎረቤቶቼ ጋር ጥሩ ግንኙነት ሊኖረን ይገባል ማለት ነው። በደስታም በሀዘንም ጊዜ አብረን ለመሆን አብረን ለመገናኘት እንግዲህ የተለያዩ ጉዳዮችን አብረን ለመስራት እንግዲህ ከጎረቤቶቻችን ጋር ጥሩ ግንኙነት ሊኖረን ይገባል። ስለዚህ ከጎረቤቶች ጋር ጥሩ ግንኙነት አለ ወይ ለሚለው ጥያቄ አዎ ከጎረቤቶች ጋር ጥሩ

እሺ እንግዲህ ፍየል አይተህ ታውቃለህ ወይ? የሚል ጥያቄ ነው የደረሰኝ። ፍየል አይተህ ታውቃለህ ለሚው ጥያቄ? እንግዲህ መጀመሪያ ፍየል ማለት ምን ማለት ነው? ፍየል ለምን ያገለግላል ፍየል ጥቅሟ ምንድነው? የሚሉትን እንግዲህ በዚህ እይታ አያይዘን ለማየት እንሞክራለን። እንግዲህ የተለያዩ ፍየሎች አሉ። የተለያዩ የምንጠቀምባቸው እንግዲህ የተለያዩ ፍየሎች አሉ ማለት ነው። እንግዲህ መጀመሪያ ፍየል ማለት። ፍየል ማለት እንስሳ ናት። አንድ እንስሳ ልክ እንደ በጎች ወይም ደግሞ እንደ እንደ ከብቶች አንድ ትንሽዬ በግ የምታክል ነገር ግን። ትንሽ ለየት ያለች ከበጎች ለየት የምትል ስጋዋ የሚጣፍጥ ነገር ግን ሲበሉት ሆድን ሊያም የሚችል የሚባል ነገር ያላት እንግዲህ በጣም ደስ የምትል በጣም የምትፈጥን አናም የምትፈነጥዝ የፍየል አይነጥ ናት ማለት ነው። እንግዲህ ይቺ ፍየል ብዙ ጥቅሞች አሏት። ከነዛም ውስጥ እንግዲህ። ፍየል እንግዲህ በጫካ በበረሀ የምትሄድ ቅጠላ ቅጠሎችን የምትመገብ ብዙ መድሃኒት የሆነች ለብዙ መድሃኒትነት የምንጠቀምባት አንግዲህ አንድ የፍየል አይነት ናት ማለት ነው። እንግዲህ እቺ ፍየል ትባላለች ማለት ነው። እንግዲህ ፍየልን እንደዚህ ካየናት ፍየል አይተህ ታውቃለህ ወይ? ለሚለው ጥያቄ አዎ ፍየል አውቃ አይቼ አውቃለሁ። ምክንያቱም ከልጅነቴ ጀምሮ ከልጅነቴ ጀምሮ። እንግዲህ ፍየልን በተለያየ መንገድ በተለያየ ሁኔታ። እንግዲህ ስጠብቃት ወይም ደግሞ ሳድጋት ወይም ደግሞ ከእኔ ጋር ሳረባት ወይም ደግሞ ሳረባት ኖርያለሁ ማለት ነው። ስለዚህ ፍየል አረባ ነበር እያረበው የተለያዩ ፍየሎችን እያደለብኩ እንግዲህ በድሮ ጊዜ እሸጥ ነበር ማለት ነው። እንግዲህ እነዛን ፍየሎች ለብዙ ነገር እጠቀምባቸዋለሁ። ከእነዛም ውስጥ እንግዲህ አንደኛው እና ዋነኛው ለምግብነት ነው። እንግዲህ ፍየሎች የሚያገለግሉን ለምግብነት ነው። እነሱን በማረድ እነሱን እንግዲህ ለተለያዩ ትቅሞች ማዋል ይቻላል ማለት ነው። እንግዲህ አንደኛ እነሱን በማረድ ስጋቸውን መብላት ይቻላል ስጋቸው በጣም የሚጣፍጥ መድሃኒትነት የሆነ በመስቀል ጊዜ በብዛት የሚታረዱ እንግዲህ በጣም ደስ የሚሉ የፍየል አይነቶች ናቸው። እንግዲህ ፍየል አይነቶች ብዙ ናቸው። ወንድ እና ሴት አለ ከዛ በተጨማሪ ከዛ በተጨማሪ እንግዲህ በጣም ቀይና ነጭ ወይም ደግሞ ጥቁር ፍየሎች አሉ ማለት ነው እንደ ከለራቸው ይለያያሉ ውበታቸው በጣም ደስ የሚል ነው። ቀንድ አላቸው ቀንዳቸው በጣም ረጃጅም ባይሆንም አጠር አጠር ብሎ ግን በጣም ደስ የሚል ውበት የሚሰጣቸው ነው ማለት ነው። ስለዚህ እነዛ ፍየሎች ይባላሉ ማለት ነው። ከዛም እነሱን የበዓላት ጊዜም ሆነ በአዘቦት ጊዜ አርደን መብላት እንችላለን ማለት ነው። ስለዚህ አንደኛ ጥቅማቸው ለመብልነት ያገለግላሉ እነዚህ እንግዲህ ስንበላቸው በጣም ደስ የሚል ስጋ ነው። ያላቸው እንግዲህ በየ የስጋ ቤቱ እንግዲህ ልናገኛቸው የምንችለው የፍያሎች ስጋ አለው ማለት ነው። ከዛ በተጨማሪ እንግዲህ ለምን ያገለግላሉ? ቢባል እንግዲህ ለመድኃኒትነት ያገለግላሉ መድሃኒት ሲባል እንግዲህ የታመመ ሰው ካለ እነሱን ሲመገብ እነሱን ሲባል እንግዲህ የተለያየ መድሃኒትነትን ያገኛል ማለት ነው። የነእርሱ ስጋ መድሃኒት ነው ተብሎ ይገለጻል። እና እና እነሱን መሰብ በመብላታችን እነሱን መመገባችን እንግዲህ ሁለተኛው ለምግብነት ያገለግላል ነው። ከዛ በስተመጨረሻ ደግሞ ሶስተኛ ላይ ምን ጥቅም አላቸው ብለን ስናይ ደግሞ እነዚህ ፍየሎች ምንድነው የሚጠቅሙት? ስንል ቆዳቸውን ፍቀን ብራና ዳምጠን ወይም ደግሞ እንዲሁም ብራና መስራት እንችላለን። ወይም ደግሞ ቆዳቸውን ለተለያዩ ነገሮች መጠቀም እንችላለን። ከነዛም ውስጥ እንግዲህ ለተለያዩ ቀበቶች የምንሰራበት ወይም ደግሞ የተለያዩ ጫማዎችን ልንሰራበት የምንችል በዛ አማካኝነት እንግዲህ ለተለያዩ ነገሮች በቆዳ የሚሰሩ ነገሮች አሉ እነዛን ነገሮች ለመስራት እንግዲህ ያገለግላሉ ማለት ነው። ስለዚህ ፍየሎችን ለብዙ ነገር መጠቀም እንችላለን። ፍየሎች በጣም ደስ የሚሉ ነገሮች ናቸው። ስለዚህ እነሱን በብዙ ነገሮች መጠቀም እንችላለን ማለት ነው። ስለዚህ በፍየሎች ብዙ ጥቅም አላቸው ማለት ነው። ከዛ በተጨማሪም እንግዲህ ምንድነው? ጥቅማቸው ብለን ስናይ ደግሞ ፍየሎች ፍየሎች ለተለያዩ ነገሮች እንግዲህ ጥቅም ሊሰጡን ይችላሉ። ከነዛ ውስጥ እንግዲህ ለምን ጥቅም ሊሰጡናል ብለን ብናይ ፍየሎች እንግዲህ ለመሸጥነት ወይም ደግሞ ለገቢ ምንጭነት ይሆኑናል ማለት ነው። እንግዲህ የተለያዩ ፍየሎችን የተለያዩ እያደለብን በየጊዜው እንግዲህ የተለያዩ ፍየሎችን እያደለብን እንግዲህ ብንሸጣቸው የተለየ ጥሩ ገንዘብን ማግኘት እንችላለን ማለት ነው። ስለዚህ የተለያዩ ፍየሎችን የተለያዩ ፍየሎችን እያረባን የተለያዩ በጎችን አያረባን ከእነሱ ጋር እንግዲህ ብንሸጣቸውና ብንግብ ብንገቢያቸው እንግዲህ እየተሻለ ገብዛብ የምናገኝባቸው የምንሰራባቸው ጥሩ የገንዘብ ምንጮች ሊሆኑ ይችላሉ ማለት ነው። ስለዚህ የተለያዩ ገንዘቦችን ለመስራት የተለያዩ ገንዘቦችን ለማከማቸት እንግዲህ እነዚህን ፍየሎች መጠቀም እንችላለን ማለት ነው። ስለዚህ ፍየል አይተህ ታውቃለህ ወይ? ለሚለው ጥያቄ አዎ ፍየል አይቼ አወቃለሁ ፍየሎች እንግዲህ ቀንድ ያላቸው በጣም ደስ የሚሉ

እሺ እንግዲህ ኮፍያ ማድረግ ትወዳለሁ ወይ የሚል ጥያቄ ነው? የደረሰኝ እንግዲህ ኮፍያ ማድረግ ትወዳለህ ወይ ለሚለው ጥያቄ መጀመሪያ ኮፍያ ማለት ምን ማለት ነው? ኮፍያ ለምን ይጠቅማል ኮፍያ ብናደርግ ምን ይፈጠራል? ይሄ ባናደርግስ ምን እንሆናለን? የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ ኮፊዬ ማለት ምን ማለት ነው? መጀመሪያ ይስናል እንግዲህ ኮፍያ ማለት በተለያዩ ጊዜያት እንግዲህ ፀሀይ እንዳይመታን ሊሆን ይችላል። ወይም ደግሞ የተለያዩ ዝናቦች ወይም ደግሞ አቧራዎች እንዳይነኩን እንግዲህ ፀጉራችን ላይ የምናደርገው ፀጉራችን ላይ የምናደርገው እንግዲህ አንድ የዝናብ መከላከያ ወይም ደግሞ በአደጋ ጊዜ እንደ እንግዲህ ሄልሜት ይባላል። የተለያዩ ሞተሮችን ስንዳ ሳይክሎችን ስንዳ ወይም ደግሞ ግንቦችን ስንሰራ እንግዲህ የምንጠቀመው የኮፊያ አይነት ሊሆን ይችላል። እንግዲህ እነዚህን ኮፊያዎች የምንጠቀመው አንደኛ ፀሀይን ለመከላከል ሊሆን ይችላል ማለት ነው። ስለዚህ እነዛ እንግዲህ ኮፍያዎች ይባላሉ በቅርጽ ተሰርቶ በአናታችን ቅርጽ ተሰርቶ ተስተካክሎ ለአናታችን በቁ የሆኑ እንግዲህ እነዛ ኮፍዮች ይባላሉ ማለት ነው እነዛም ኮፊዮች እንግዲህ ለተለያዩ ጥቅሞች ልንጠቀምባቸው እንችላለን። ክእነዛም ውስጥ እንግዲህ አንደኛው ፀሀይን ለመከላከል ነው። እንግዲህ በፀሀይ የሚሰሩ ስራዎች ሊኖሩ ይችላሉ ለምሳሌ እንደ ግንብ አይነት ነገሮች ስንሰራ እንግዲህ የተለያዩ ፀሀዮችን ፀሀይ ባለበት ቦታ እንግዲህ እንቀመጣለን ወይም ደግሞ ፀሀይ ባለበት ቦታ ላይ ልንሆን እንችላለን እንግዲህ በዛን ጊዜ ኩፍያ ያስፈልገናል ማለት ነው። ስለዚህ የተለያዩ ኩፍያዎችን በማድረግ ፀሀይ መከላከል ይኖርብናል ማለት ነው። ስለዚህ የተለያዩ ኩፍያዎችን ለማድረግ ደግሞ ኩፍያዎችን መግዛት አለብን። መጀመሪያ የተለያዩ ኩፍያዎችን ለኛ የሚያስፈልጉ አይነት እንደየመጠኑ ነው ይለያያል። በርግጥ እነዛን ኩፍያዎችን እንግዲህ በራሳችን ልክ ገዝተን ለፀሀይ የሚያስፈልግ አለ ለሌላ ነገርም የሚያስፈልግ አለ እነዛን እንግዲህ መርጠን ለኛ የሚሆነው መርጠን እንግዲህ መግዛት አለብን ማለት ነው። ከዛ በተጨማሪ እንግዲህ ምን እና ምን ማድረግ አለብን? ቢባል የተለያዩ ኮፍያዎችን ከገዛን በኋላ አንደኛ ለፀሀይ በስርዓት በማድረግ በፀሀይ ጊዜ በማጥለቅ እንግዲህ ያን ኮፍያ ከፀሀይ ልንደንበት የምንችልበት ከፀሀይ አሩር ልንደንበት የምንችልበት አንዱ መንገድ ነው ማለት ነው። ከዛ በተጨማሪ እንግዲህ ምን እናደርጋለን ቢባል? የተለያዩ ነገሮችን ወይም ደግሞ ምን እናደርጋለን ቢባል እንግዲህ የተለያዩ ኮፍያዎችን በመግዛት እንግዲህ ከአደጋ ልንድንበት ይቻላል ማለት ነው። እንግዲህ ኮፍያዎችን ከአደጋ ወይም ደግሞ ስንወድቅ ሊሆን ይችላል ወይም ደግሞ በግንብ ስንሰራ ሌላ እንጨቶች ወድቀው እንዳይመቱን ወይም ደግሞ በሞተር እየሄድን እንዳንወድቅ ስንወድቅ ደግሞ እንዳንጎዳ እንግዲህ የተለያዩ ኮፍያዎችን ማድረግ ያስፈልጋል ማለት ነው። ስለዚህ የተለያዩ ክፍያዎችን በማድረግ ራሳችንን ለመጠበቅ እንግዲህ አንዱ እና ሁለተኛው ጥቅሙ ነው ማለት ነው። ስለዚህ ራስን ለመጠበቅ ወይም ደግሞ ራስን ከአደጋ ለመጠበቅ እንግዲህ ኩፍያዎችን እናደርጋለን ማለት ነው። ከዛ በተጨማሪ እንግዲህ ኮፍያዎችን ለምን እናደርጋለን ቢባል? እንግዲህ የምናደርገው ለተለያዩ ነገሮች ናቸው። እነዛ ምንድን ናቸው ቢባል? ኮፊያዎችን የምናደርገው እንግዲህ ለምንድነው ቢባል እንግዲህ ኮፊዎችን ለውበት ልናደርጋቸው እንችላለን። እንግዲህ ለመዘነጥ ሆነ ለተለያዩ ነገሮች ሴቶችም ሆነ ወንዶች እንግዲህ ለተለያዩ ነገሮች ይጠቀሙባቸዋል። ከነዛ ውስጥ እንግዲህ እነሆ ሶስተኛው ለምንድነው ቢባል? እንግዲህ ለመዘለጥ እንግዲህ ሰዎች መዘነጥ ሲፈልጉ ወይም ደግሞ ውበታቸውን ለመጠበቅ ወይም ደግሞ ውበትን አቆይቶ ለማቆየት እንግዲህ የተለያዩ ክፍያዎችን በማድረግ እንግዲህ ውበታቸውን ለማጉላት ይጠቀሙበታል ማለት ነው። ስለዚህ ኩፍያዎች በጣም ውበትን ሊያጎሉ የሚችሉ ውበትን ሊያደምቁ የሚችሉ እንግዲህ አንዱ መንገድ ናቸው ማለት ነው። ስለዚህ ሰዎች ኮፍያዎችን በመጠቀም ራሳቸውን ያስውባሉ ሰውነታቸውን በማስዋብ እንግዲህ ይሄዳሉ ማለት ነው። ስለዚህ እነዚህን የመሳሰሉ ጥቅሞች አሉት ማለት ነው። እንግዲህ ኮፍያ ብዙ ጥቅሞች ይኖሩታል ብዙ ነገሮችን ይዞ ሊሆን ይችላል ነገር ግን የራሱ የሆኑ ጉዳቶች ሊያመጣብን ይችላል ማለት ነው። ስለዚህ ማድረጋችን ምንድነው ጉዳቱ ምንድነው? ብለን ብናይ እንግዲህ የተለያዩ ችግሮችን ሊያመጣብን ይችላል። ከነዛም ውስጥ እንግዲህ አንደኛው እና የመጀመሪያው ጉዳት ሊሆን የሚችለው እንግዲህ ፀጉራችንን ሊመልጠን ይችላል። እንግዲህ ኮፍያ አብዝተን በአዘውትረን የምናደርግ ከሆነ በብዛት የምናደርግ ከሆነ ኮፍያን የተለያዩ ችግሮችን ሊፈጥርብን ይችላል። ከነዛ ውስጥ እንግዲህ አንደኛው ምንድነው የሚባል? አዘውትረን የምናደርግ ከሆነ ኩፍያን የተለያዩ ችግሮችን ሊፈጥርብን ይችላል መላጣ ሊያደርግን ይችላል። ምክንያቱም አዘውትረን ስንጠቀም ኮፊያን የተለያዩ ፀሀይን ስለሚከለክል የተለያየ ሞቃት ፀጉራችንን ስለሚጎዳው ያን ጊዜ እንግዲህ በሙቀት አማካኝነት ፀጉራችን ከራሳችን ላይ ይተናል ማለት ነው። ስለ

እሺ እንግዲህ፣ የድሮ ፎቶዎችን ትይዛለህ ወይ? የሚል ጥያቄ ነው የደረሰኝ። እንግዲህ የድሮ ፎቶዎችን ትይዛለህ ወይ? ለሚለው ጥያቄ ብዙ መሰል ሊኖር ይችላሉ። እንደዛም ውስጥ እንግዲህ የድሮ ፎቶዎች ለምን ያገለግላሉ? የድሮ ፎቶች መያዝ ምንድነው ጥቅሙ? የሚሉትን እንግዲህ በዚህ አያይዘን ለማየት እንሞክራለን። እንግዲህ የድሮ ፎቶዎች ማለት ምንድነው ጥቅማቸው? የድሮ ፎቶዎችስ ምን ይጠቅማሉ? መያዝስ ስለሚጠቅማል? እነሱን ብንጥላቸው ምን ይጎዳናል? የሚሉትን እንግዲህ በዚህ አያይዘን የተለያዩ ሀሳቦችንም በዛው እየጨማመርን እንግዲህ ሀሳባችንን ለማርዘም እንሞክራለን ማለት ነው። እንግዲህ የድሮ ፎቶች የድሮ ፎቶዎችን ትይዛለሁ ወይ? ማለት እንግዲህ ድሮ ማለት በልጅነቱ ወይም ደግሞ በልጅነት ገና ህፃን ሳለህ የተነሳቸውን ፎቶዎች፣ በልጅነት በልደትህ ጊዜ ሊሆን ይችላል፣ በተለያዩ ጊዜያት እንግዲህ ፎቶ ልትነሳት ትችላለህ። እንግዲህ በህፃንነት ጊዜ ወይም ደግሞ ከአሁኑ በፊት የተነሳቸውን ፎቶዎች በተለያየ ጊዜ ሊሆን ይችላል፤ እነዛን ፎቶዎች እንግዲህ ትጥላለህ ወይስ ትይዛለህ? የሚል እንግዲህ ጥያቄ ነው የደረሰኝ ማለት ነው። ስለዚህ የድሮ ፎቶዎች ማለት እንግዲህ በህፃንነት የተነሳቸው ሊሆን ይችላል ማለት ነው። ስለዚህ እነዛን ፎቶዎች እንግዲህ ትይዛለህ ወይ የሚል ጥያቄ ነው የደረሰኝ። የድሮ ፎቶዎችን ትይዛለህ ወይ? ለሚሉት ጥያቄ አዎ። የድሮ ፎቶዎችን ይዛለሁ። እንግዲህ የድሮ ፎቶዎች ለምን ይጠቅማሉ? የሚለውን ስናይ ደግሞ፣ የድሮ ፎቶዎች እንግዲህ የተለየ ራሳቸው ጥቅም ሊኖራቸው ይችላል። እንግዲህ እኔ የድሮ ፎቶዎችን ትይዛለህ ነው የሚል ጥያቄ እንግዲህ አዎ። የድሮ ፎቶዎችን እይዛለሁ በሚል፣ እይዛለሁ ማለት ነው። ከዛ የድሮ ፎቶዎች ምንድነው ጥቅማቸው? ብለን ስናይ እንግዲህ የተለያየ ጥቅም ሊኖራቸው ይችላል። ከእነዛም ውስጥ እንግዲህ አንደኛ የድሮ ፎቶ ለምን ይጠቅማል ብለን ስናስብ እንግዲህ ድሮ ፎቶ ለም፣ ራስን ለማስታወስ ወይም ደግሞ ትውስታን ለመቀስቀስ የተለያዩ፣ ደስ የሚሉ ትውስታዎች ሊኖሩ ይችላሉ፤ እነዛን ትውስታዎች እንግዲህ ለመቀስቀስ ወይም ደግሞ ለማስታወስ ስንፈልግ፤ እንግዲህ በዛን ጊዜ የልጅነታችን ፎቶ ወይም ደግሞ የድሮ ፎቶዎቻችንን እያየን ልንደሰትበት የምንችለው አንዱ መንገድ ነው ማለት ነው። ስለዚህ የድሮ ፎቶዎችን አልጥላቸውም ማለት ነው። ወይም ደግሞ የድሮ ፎቶዎችን እይዛችኋለሁ ማለት ነው። ስለዚህ እነዛን በመያዝ የድሮ ትውስታዎችን ከእኔ ጋር ማስቀረት እችላለሁ ማለት ነው። ስለዚህ የተለያዩ ደስታዎች ሊሆን ይችላል፤ እነዛን ደስታዎች እንግዲህ በልደቴ ጊዜ የተነሳኋቸው ሊሆን ይችላል። እነዛን ፎቶዎች በልደቴ ጊዜ ተነስቻቸው ከሆነ በሌላው ጊዜ እንግዲህ ሳስታውሳቸው አድጌ ሊሆን ይችላል እነዛን ሳይ እንግዲህ ህፃንነቴ፣ ምን ያህል ህፃን እንደነበርኩ ምን ያህል ትንሽ እንደነበርኩ የማስታውስበት ጊዜ ምን ያህል በዛን ጊዜ ደስተኛ እንደነበርኩ በዛን ጊዜ ምን እንደተፈጠረ፣ ቤተሰቦችም እንደነበሩ፣ ምን እንደሚመስል እንግዲህ ህይወቴ እነዛን እንግዲህ በፎቶም በማየት እንግዲህ ማስታወስ ስለምትችል በጣም ደስ የሚለኝ ትውስታ ሊሆን ይችላል። ያን ትውስታ እንግዲህ ማጣት ስለማንፈልግ እኔ ፎቶዎቼን እይዛቸዋለሁ ማለት ነው። ስለዚህ ፎቶዎችን በመያዝ የተለያዩ ነገሮችን ማስቀረት እችላለሁ። ከነዛም ውስጥ እንግዲህ ትውስታዎችን፤ ደስታዎችን እንግዲህ ለወደፊቱ መሰነቅ እችላለሁ ማለት ነው። ስለዚህ እነዛን ፎቶዎች፤ እነዛን ደስታዎች እንግዲህ በመሰብሰብ ወደፊትም በመጠቀም እነዛን ነገሮች እንግዲህ ማምጣት ወይም ደግሞ ማስቀረት ስለመችል የተለያዩ የድሮ ፎቶዎችን እይዛለሁ ማለት ነው። ስለዚህ የድሮ ፎቶዎችን መያዝ ምን ይጠቅመኛል? ቢባል አንደኛ ትውስታዎችን ለማስቀረት። ሁለተኛ ደግሞ ከቤተሰቦቼ ያለኝ ግንኙነትን እንዴት እንደነበርም ለማስታወስ እና የተለያዩ ዘመዶችን እንግዲህ ለማስታወስ ይጠቅመኛል ማለት ነው። ስለዚህ ፎቶዎችን ማስቀመጥ ወይም ፎቶዎችን መያዝ እንግዲህ ለተለያዩ መረጃዎች ለተለያዩ ነገሮች ስለሚጠቅሙን እንግዲህ የተለያየ ቦታ ላይ ልንጠይቅ እንችላለን። ፎቶዎች እንግዲህ ጥቅም ያላቸው ነገሮች ናቸው። ስለዚህ እነዛን ፎቶዎች የተለያየ ቦታ ላይ ልንጠይቅ ስለምንችል የልደት ፎቶ ልንጠየቅ እንችላለን የተለያዩ ነገሮችን ልንጠየቅ ስለምንችል እንግዲህ እነዛን ፎቶዎች አስቀምጠን በስርዓት ብንይዛቸው የተለየ ጥቅም ልናገኝባቸው እንችላለን ማለት ነው። ስለዚህ በስርዓት አስቀምጠን፣ በስርዓት ይዘን እነዛን ፎቶዎች ልንጠቀማቸው ይገባል ማለት ነው። ስለዚህ የድሮ ፎቶዎችን ትይዛለህ ወይ ለሚለው ጥያቄ የድሮ ፎቶዎችን አዎ ይዛለሁ። እነዛም መያዘ ምንድነው ጥቅሙ? ቢባል እንግዲህ የራሱ የሆነ፤ የራሱ የሆነ ጥቅም አለው ማለት ነው። ስለዚህ እነዛን ጥቅሞችን ለማግኘት፣ እነዛን ጥቅሞችን ለማግኘት እንግዲህ የድሮ ፎቶዎችን ሳልጥል ወይም ደግሞ ሳልባከን በአግባቡ ጠብቄ እንግዲህ ለዚህ ጊዜ ማድረስ ይኖርብኛል ማለት ነው። ስለዚህ የድሮ ፎቶዎችን ትይዛለሁ ወይ? ለሚለው ጥያቄ እንግዲህ የድሮ ፎቶዎችን በአግባቡ ሳይቀደዱ ወይም ደግሞ እንዳይቀደዱብኝ፣ መጥፎ ቦታ ሳልስቀምጥ፣ ወደ ኢሳት ወዳለበት ወይም ደግሞ ቅዝቃዜ ወይም ደግሞ አርጥበት ወዳለበት ቦታ ሳላስጠጋ እንግዲህ በአግባቡ በፎቶ ማስቀመጫ ላይ አስቀምጬ እንግዲህ ወደፊት እንዲደርሱ አደርጋቸዋለሁ ማለት ነው። ስለዚህ የድሮ ፎቶዎችን ትይዛለህ የሚለው ጥያቄ

እሺ እንግዲህ ከቤትህ ስራ ምን ያህል ይርቃል? የሚል ጥያቄ ነው የደረሰኝ እንግዲህ ከስራ ማለት ማለት ነው ቤት የት ነው የሚገኘው ቤት ማለትስ ምን ማለት ነው ከቤት ስራ መራቁ ምን ይጠቅማል መቅረቡስ ምን ይጠቅማል ጉዳት ውስጥ ምንድነው የሚሉትን እንግዲህ በዚህ አያይዘን ለማየት እንሞክራለን እንግዲህ ከቤትህ ስራ ምን ያህል ይርቃል? የሚል ጥያቄ ነው የደረሰኝ ከቤትህ ስራ ቤት ማለት እንግዲህ ቤተሰቦቼ ሊኖሩበት የሚችል ወይም ደማኔ ልኖር የምችልበት ወይም ደግሞ ከስራ መጥቼ የማርፍበት ከስራ ሲደክመኝ ሰውነቴን የማሳርፍበት እንግዲህ ማለት እንግዲህ የተለያዩ የራሴ መገልገያዎች እቃዎች አሏቸው ወይም ደግሞ ያን ቤት ተከራይቼው ሊሆን ይችላል ወይም ደግሞ ገዝቼው ሊሆን ይችላል በሁለቱ እንግዲህ ያ ቤት እንግዲህ የኔ ቤት ይባላል ማለት ነው ስለዚህ ያ ቤት ላይ የተለያዩ የኔ አገልጋዮች አሉ የኔ አድጋዮች አሉ የኔ ወንበሮች አሉ ስለዚህ ያ ቤት እንግዲህ የኔ ይባላል ማንበብ ስለዚህ ያን ቤት ገዝቼው ሊሆን ይችላል ያን ቤት አጠራቀሜ ወይም ደግሞ ትከራይቸው ሊሆን ይችላል ስለዚህ ስራ ምን ያህል ይርቃል የሚል ጥያቄ ነው የደረሰኝ ስለዚህ የኔ ስራና ቤቴ ምን ያህል ይራረቃል የሚለውን ስላ እንግዲህ እኔ ስራ የአንድ ሰዓት መንገድ ነው ማለት ነው ስለዚህም እኔ የአንድ ሰዓት መንገድ በታክሲ ተጉዤ ወደ እስራ ቦታ እደርሳለሁ ማለት ነው ስለዚህ በተለያየ ጊዜ ቁርሴን እበላና ቁርሴን በልቼ እንግዲህ አንድ ሰዓት ሲል ከቤት እወጣለሁ ማለት ነው እንግዲህ ቁርሴን በርቼ ቤተክርስቲያን ተስናብቼ እንግዲህ ከቤት አንድ ሰዓት ሲል እወጣለሁ ማለት ነው ስለዚህ መኪና ይዤ መኪናዬን እያስነሳው እያስነሳና እየነዳው እያሽከረከርኩ ቀስ ብዬ ሰው እንዳልኩት እንዳልጎዳ እንበት እንዳላወደው አስብዬ እየነጠው እየነጠው እንግዲህ የትራፊክ መብራት ወጥቼም በስራት ጥያቄው እሄድና ስራ ቦታ ላይ ሁለት ሰዓት ላይ ከሁለት ሰዓት ከማለቱ በፊት እደርሳለሁ ማለት ነው ስለዚህ እዛ ደርሼ እንግዲህ ስራዬን የሚጀምርበት ሰዓት እንግዲህ ሁለት ሰዓት መሆን አለበት ማለት ነው ስለዚህ ሳላረፍድና በጊዜ ሄጄ ስራዬን መስራት ስላለብኝ በስርዓት እንግዲህ ስራዬን እሰራለሁ ማለት ነው ስለዚህ በስራዬን በስራት ለመስራት ወይም ደግሞ በስራዬን ለመከናወን እንግዲህ እንዲመቸኝ በስርዓት እንግዲህ አደርገዋለሁ ማለት ነው ስለዚህ የኔ ከቤቴና ስራዬ ምን ያደራራቃል የሚለው ጥያቄ የኔ የአንድ ሰዓት መንገድ ሊሆን ይችላል ማንተች ስለዚህ በመኪና የአንድ ሰዓት መንገድ ልዩነት አለው ማለት ነው ስለዚህ ያንን ልዩነት እንዳይጎዳም ወይም ደግሞ እንዳላረፍድ ከስራዬ በጊዜ በጧት ተነስቼ ቤት እጀን ታጥቤ ቁርሴን በልቼ እንግዲህ ወደ ስራ አንድ ሰዓት ላይ ወይም ደግሞ ከአንድ ሰዓት በፊት መሄድ ይኖርብኛል ማለት ነው ስለዚህ እንደዛ እያረኩኝ ነው ህይወቴን የሚገፋው ማለት ነው ስለዚህ ተለያዩ ጉዳዮች ሊኖሩ ይችላሉ የተለያዩ ጉዳዮች ሊገጥሙኝ ይችላሉ ነገር ግን እነዛን ሲገጥሙኝ እንግዲህ እንደምንም ለማለፍ እሞክራለሁ ካልቸርኩ ደግሞ አለቃዬን አስፋቅጬ አለቃዬን አስፈቅጄ እንግዲህ ልቃር እችላለሁ ወይም ደግሞ ላረፍድ እችላለሁ ስለዚህ የተለያዩ ጉዳዮች ስለዚህ የተለያዩ ነገሮች ሊገጥሙን ይችላሉ ከነገር ግን በስርዓትና በጥንቃቄ የምንተገብራቸው ከሆነ ቀላል ናቸው መርጠው ስለዚህ ከቤትህ ስራ ምን ያህል ይርቃል የሚለው ጥያቄ እንግዲህ የቤቴና ስራዬ ብዙ ሊራራቁ ይችላሉ ብዙ ሊቀራራቡ ይችላሉ ነገር ግን መራቁ ምንድነው ጥቅሙ መቅረብ ውስጥ ምንድነው ጥቅሙ ባለንስና እንግዲህ የተለያዩ እጥቅም እና ጉዳት ሊኖረው ይችላል እንግዲህ ስራዬ ወደ ቤቴ የሚቀርብ ከሆነ አብዛኛው ጥቅሞችን ላገኝ እችላለሁ ከነዛ አምስት እንግዲህ በጊዜ እደርሳለሁ በጊዜ ደርሼ እንግዲህ ስራዬን ለመስራት ያብቀኛል አንተ ስለዚህ በመንገድ ላይ የሚደርሱ ችግሮች አይደርሱብኝም በመንገድ ላይ የትራፊክ መዘግየት ሊኖር ይችላል የተለያዩ የመኪና መዘጋጋቶች ሊኖር ይችላሉ ስለዚህም እነሱ ነገሮች አያጋጥሙኝም ማለት ነው ስለዚህ በጊዜ የሚደርስ ከሆነ በጊዜ ወይም ደግሞ ስራዬ ቦታ ቀርብ ከሆነ ቶሎ ደርሸ ስራዬን ለመስራት ያግዘኛል ማለት ነው ስለዚህ ብዙ ወጪ አላወጣም ብዙ ወጪን ይቀንስልኛል አንደኛ ወጪየን በመኪና የምሄድበትን ወጪዬን ቀንስብኛል ከዛ በተጨማሪ ደግሞ ምን ይጠቅመኛል ቢባል ጊዜ በስርዓት ሳላረፍድ እንድደርስ በስራት እንግዲህ ስራዬን እንድሰራ ያግዘኛል ማንበብ ስለዚህ ከቤት ስራ ምን ያህል ይርቃል ለሚለው ጥያቄ እንግዲህ ይሄን ያህል አንድ ሰዓት የሚርቅ ይሆናል ማለት ከዛ በተጨማሪ መራቁ ምንድነው ጉዳቱ የሚለው ጥያቄ እንግዲህ አንደኛ የተለያዩ መኪናዎችን ስጠብቅ ወይም ደግሞ የተለያዩ መኪናዎችን በትራፊክ ምክንያት ልዘገይ እችላለሁ አርፍጄ ልደርስ እችላለሁ አንደኛ ነው ሁለተኛ ደግሞ የተለያዩ ወጪዎችን ይሄን ለመኪና የሚወጡ ወጪዎችን እንግዲህ አወጣለሁ ማለት ነው ስለዚህ እነዛን ወጪዎችን ላለማውጣት እነዛን ላለማድረግ እንግዲህ ወደ ስራዬና ቤቴ ቢቀራረብልኝ አሪፍ ነው ብዬ

እሺ ቀዝቃዛ የአየር ሁኔታ ትወዳለህ ወይ የሚል ጥያቄ ነው? የደረሰኝ እንግዲህ ቀዝቃዛ የአየር ሁኔታ ማለት ማለት ነው። ቀዝቃዛ የአየር ሁኔታ ለምን ይጠቅማል ቀዝቃዛ የአየር ሁኔታስ ምን ጉዳት አለው የሚለውን እንግዲህ በዚሁ አያይዘን። ለማየት እንሞክራለን መጀመሪያ እንግዲህ ቀዝቃዛ የአየር ሁኔታ ማለት ምን ማለት ነው ከማለታችን በፊት እንግዲህ ከስንት አይነት የአየር ሁኔታዎች አሉ የሚሉትን ማየት እንችላለን እንግዲህ የመጀመሪያው ቀዝቃዛ የአየር ሁኔታ ነው። ቀዝቃዛ የአየር ሁኔታ ማለት እንግዲህ የተለያዩ ቅዝቃዝዎችን የያዘ ወይም ደግሞ ብርድን የያዘ ለሰውነታችን መልካም ያልሆነ በጣም ቅዝቃዜን የያዘ ወይም ደግሞ በጣም ሰውነታችንን ሊቆራርጥን የሚችል የብርድ አይነት ያለበት ሁንታ ነው ማለት ነው። ስለዚህ ይህ የብርድ አይነት ያለበት ሁኔታ እንግዲህ ለሰዎች መልካም አይደለም ለሰዎች ተስማሚ አይደለም ማለት ነው። ከዛ በተጨማሪ እንግዲህ ሌላም የአየር ሁኔታዎች አሉ ማለት ነው። የአየር ሁኔታዎች እንግዲህ ብዙ ናቸው ከነዛም ውስጥ እንግዲህ አንደኛው እና ሁለተኛው ምንድነው የሚባል እንግዲህ ሙቀት ነው። ሙቀት እንግዲህ በጣም ለሰዎች ልጅ ሰውነታቸውን ሊያቃጥላቸው የሚችል ወይም ደግሞ በጣም ሊሞቃቸው የሚችል ላባቸውን ሊያመጣ የሚችል ወይም ደግሞ በጣም ሞቃት የሆነ እንግዲህ በዛ አካባቢ ስንኖር እንግዲህ ትልልቅ ልብሶችን መልበስ የማንችልበት ጊዜ ወይም ደግሞ በጣም ወፋፍራም የሆኑ ልብሶችን የማንለብስበት በስስ ወይም ደግሞ በጃፖኒ ወይም ደግሞ ቦዲ ወይም ደግሞ በሽርጥ ብቻ ልንሆንበት የምንችልበት ቦታ እንግዲህ ቦታ ምን ይባላል ቢባል እንግዲህ ሞቃታማ ወይም ደግሞ በረሃማ ቦታ ሊሆን ይችላል ማለት ነው። ስለዚህ በጣም ፀሀይ የሚያቃጥልበት ወይም ደግሞ በጣም ሀሩር ያለበት እንግዲህ ቦታ ለመኖር ተስማሚ አይደለም ነገር ግን ሰዎች እንግዲህ በተለያዩ ሁኔታ እዛ ላይ ይኖራሉ ማለት ነው። እንግዲህ እነዛ ሰዎች እዛ ላይ የሚኖሩት እንግዲህ ያን ነገር ለምንድነው ሳይሆን ግዴታ ሆኖባቸዋል ወይም ደግሞ በዛ የስራ ሁኔታ እንግዳቸው ነው ማለት ነው። ስለዚህ በዛ ጊዜ የሚኖሩ በዛ አክት የሚኖሩ እንግዲህ ብዙ ሰዎች አሉ ማለት ነው። እንግዲህ የአየር ሁኔታ ደግሞ ሌላው ምንድነው ቢባል ደግሞ ብርዳማ የአየር ሁንታ አለ እንግዲህ ብርድ ብቻ የበዛበት ማለትም ንፋስ ብቻ ያለበት በጣም ብርድን የሚያመጣ ወይም ደግሞ ብርድ ያለበት እንግዲህ የአየር ሁኔታ ሊኖር ይችላል ማለት ነው። እንግዲህ ያ ሁኔታ እንግዲህ ለሰዎች ተስማሚ አይደለም ምክንያቱም ብርድ ሰዎችን ሊያማቸው ይችላል ወይም ደግሞ ብርድ ሊመታቸው ይችላል ስለዚህ ህመም ላይ ሊጥላቸው ስለሚችል ያም ጥሩ አይደለም ማለት ነው። ከዛ በተጨማሪ እንግዲህ ምን አለ ቢባል የተለያዩ የአየር ሁኔታዎች አሉ እነዛ ምንድን ናቸው ቢባል እንግዲህ ውርጫማ የሆነ የአየር ሁኔታ አለ እንግዲህ ውርጫ ማለት በረዷማ ሊሆን ይችላል በረዶ የሚጠልበት ወይም ደግሞ በጣም ቀዝቃዛ የሆነ ከቀዝቃዜም በላይ በጣም የሚጠዘጥዝ የሆነ በጣም በረዷማ የሆነ ቦታ ነው ማለት ነው። ስለዚህ ያም ለሰዎች ልጆች እንግዲህ ተስማሚ አይደለም ማለት ነው ስለዚህ እነዚህ የአየር ሁኔታዎች ናቸው ማለት ነው። ከዛ በተጨማሪ እንግዲህ ቀዝቃዛ የአየር ሁኔታ በጣም ለሰዎች ልጆች ምቹ ያልሆነ ነገር ግን ሰዎች እንግዲህ በተለያዩ ሁኔታዎች በስራ መስክ ይሆናል ወይም ደግሞ በተለያዩ ዘርፎች እንግዲህ እዛ ቦታ ላይ ሊኖሩበት የሚችሉበት ቦታ ነው ማለት ነው ስለዚህ ያን ቦታ ቀዝቃዛ ብለን እንጠራዋለን ማለት ነው። ስለዚህ ቀዝቃዛ የአየር ሁኔታ ትወዳለህ ወይ ለሚለው ጥያቄ ቀዝቃዛ የአየር ሁኔታ እንደሁንታው ሊለያይ ይቻላል በመጠኑ ከሆነ ወይም ደግሞ በመጠኑ ሙቀት ያለበት በመጠኑ ደግሞ ቅዝቃዛ ያለበት ቦታ ከሆነ ሊወደድ ይችላል። ምክንያቱም ልክ እንደ አዲስ አበባ የአየር ሁኔታው የተዝማሚ ነፋሻ ማይ ሆና የአየር ሁኔታ አለበት ነው እንግዲህ እዛ አካባቢ ብዙ ሰዎች ሰፍረው ይገኛሉ ወይም ደግሞ እዛ እዛ አካባቢ ብዙ ሰዎች ይገኛሉ ማለት ስለዚህ እንደዛ የነበረው ቦታ ከሆነ እንደዛ የሆነ ቦታ ላይ ብዙ ጊዜ ልንቀመጥ ብዙ ጊዜ ልንኖር እንችላለን ማለት ነው። ስለዚህ ቀዝቃዛ የእየር ሁኔታ ትወዳለህ ወይ ለሚለው ጥያቄ። አዎ እወዳለሁ ነገር ግን በመጠኑና በ በመጠኑና በአስፈላጊነቱ መጠን ሊሆን ይችላል ማለት ነው። ስለዚህ ይህንን ማሰብ እንችላለን ማለት ነው። ከዛ በተጨማሪም እንግዲህ ምን እናያለን ቢባል እንግዲህ ቀዝቃዛ የአየር ሁኔታ ላይ ምን መልበስ አለብን ሞቃት ምን መልበስ አለብን የሚሉትን እንግዲህ ማየት እንሞክራለን እንግዲህ ቀዝቃዛ ቦታ ላይ ምን ማድረግ አለብን ቢባል እንግዲህ የተለያዩ ትልልቅ ልብሶችን ወይም ደግሞ ትልልቅ ከጥጥ የተሰሩ ሞቃታማ ሙቀትን ሊስቡ የሚችሉ የተለያዩ ነገሮችን መጠቀም አለብን ማለት ነው። እንግዲህ የራሳችንን ለማቆየት ራሳችንን ለመንከባከብ እንግዲህ የተለያዩ ሙቀት አዘል ነገሮችን መመገብ አለብን ከዛ በተጨማሪ ደግሞ የተለያዩ ሰአቶችን አንድ ተር እነሱን መሞቅ አለብን ማለት ነው። ስለዚህ ከዛ በተጨማሪ ትልልቅ ልብሶችን ትልቅ መፍረም ልብሶችን ለብሰን ልንተኛና ልንኖር ይገባል ማለት ነው። ስለዚህ እነዛን በማድረግ የራሳችንን መጠበቅ ይኖርብናል ማለት ነው። ስለዚህ ቀዝቃዛ የአየር ሁኔታ ትወዳለህ ወይ ለሚለው ጥያቄ። ቀዝቃዛ ሁኔታ የአየር ሁኔታ ልወደድ የሚችለው ከሁንታው አንፃር ነው ስለዚህ የአየር ሁኔታ ልወድ የምችለው ከሁኔታው አንፃር ነው።

አሽ እንግዲህ በቤቴ ልዩ የሆነ መቀመጫ አለው የሚል ጥያቄ ነው የደረሰኝ እንግዲህ በቤቴ ውስጥ። ልዩ የሆነ መቀመጫ ለኛ መቀመጫ እንግዲህ ከምን የተሰራ ነው ብለን ብታየው በመጀመሪያ መቀመጫ ማለት ምን ማለት ነው? የሚለውን ብናይ እንግዲህ መቀመጫ ማለት በብዙ ጊዜ ሰዎች ሲደክማቸውም ሆነ ስራ ስራዎችን ሰርተው የተለያዩ ስራዎችን ሰርተው ሲደክማቸው እንግዲህ እሚቀመጡበት ወይም ደግሞ ወንበር ሊሆን ይችላል የተለያየ ሶፋ ሊሆን ይችላል ወይም ደግሞ የተለየ ወንበር ሊሆን ይችላል ወይንም ዙፋን ሊሆን ይችላል። እንተው ስለዚህ የተለያዩ ወንበር አለ እነዛን ወንበሮች በመጠቀም እንግዲህ ሰዎች ሲደክማቸውም ሆነ መቆም ሲደብራቸው ወይም ደግሞ መተኛት ሲደብራቸው እንግዲህ እዛ ላይ ሊቀመጡ ይችላሉ ማለት ነው። እንግዲህ ወንበር እንግዲህ በብዙ አይነት መንገድ ሊገለጽ ይችላል አንድ ጊዜ አንድ አንድ ጊዜ እንግዲህ የስልጣን ምልክት ነው። ወንበር እንግዲህ ስልጣን መገለጫ ነው እንግዲህ ስልጣና ስልጣናችንን ለማስጠበቅ ስልጣናችንን ለመጠበቅ እንግዲህ ወንበራችንን መጠበቅ ይኖርብናል። እንግዲህ በተለያዩ ቤተ መንግስቶች የተለያዩ ወንበሮች አሉ እነዛ ወንበሮች እንግዲህ ለመጠበቅ ለመንከባከብ እንግዲህ ብዙ ሰዎች ሲራወጡና ሲጣሉ እናያለን ማለት ነው። እንግዲህ ወንበር ለመያዝ ወንበር ማለት ስልጣን ሊሆን ይችላል ማለት ነው። ስለዚህ ከዛ አንፃር ይታየ በቤትህ ላይ ልዩ የሆነ መቀመጫ አለ ለሚለው ጥያቄ እንግዲህ እኔ በቤቴ ውስጥ እንግዲህ የተለየ መቀመጫ ይኖረኛል ማለት ነው። እንግዲህ የተለያዩ ሰዎች ይመጣሉ በቤታችን ውስጥ ነገር ግን እኔ በቤታችን ውስጥ አባወራ ስለሆንኩኝ እንግዲህ አባወራ የራሱ መቀመጫ ሊኖረው ይገባል የራሱ መቀመጫ ሊኖረው ይገባል። ስለዚህ በዛ መቀመጫ ላይ እኔ እምቀመጥበት ወንበር ሊኖረኝ ያስፈልጋል ማለት ነው ስለዚህ ያን ወንበር እጠቀምበታለሁ ማለት ነው። ያ ወንበር እንግዲ የተሰራው ከምንድነው? ቢባል ከተለያዩ ብረቶች እንግዲህ ብረቶች ቀልጠው በደንብ ቀልጠው እነዛ ብረቶች በስርዓት ተሰርተው በስርዓት ተደርገው እንግዲህ በተለይ በሶፋዎች ወይም ደግሞ በሶፋ ጨርቆች ተለብጠው አንድ ላይ የተሰሩ እንግዲህ በጣም የሚያምር በእንደ ሶፋ አይነት የሆነ ነገር ግን ከላዩ በጣም የረዘመ መደገፊያ የለውም። እና ለመቀመጥ ምቹ የሆነ ወንበር ነው ያልኝ ማለት ነው። ያ ወንበር እንግዲህ በጣም ደስ የሚልና በጣም ዉብ የሆነ ነገር ግን ሌላ ሰዎች እማይቀመጡበትን እኔ ብቻ ልቀመጥበት እምችል እንግዲህ አንድ የመቀመጫ አይነት ነው ማለት ነው። ስለዚህ ያ መቀመጫ በጣም የምወደውና በጣም ሁል ጊዜ ከስራዬ ሳርብ ወይም ደግሞ መቀመጥ ሲያምረኝ እንግዲህ እዛ ላይ ሄጄ እምቀመጥበት ወንበር ነው ማለት ነው። ስለዚህ ያ ወንበር ልዩ ነው ልዩ መሆኑን ግጭት ነው ምንድነው? ቢባል የኔ ወንበር ስለሆነ ወይም ደግሞ የኔ ባላ አባወራነኝ ነኝ ስለዚህ የአባወራ ወንበር ስለሆነ ልዩነት አለው ማለት ነው። ስለዚህ ከሌሎች ወንበር ለየት ያለ ከሌሎች ወንበር የተሻለ ነው ማለት ነው። ስለዚህ ያንን ወንበር እንግዲህ ለብዙ ነገር እጠቀምበታል አንዳንድ ጊዜ ለጥናት ወይም ደግሞ ጥናትን ሳጠና የተለያዩ ነገሮችን ሳጠና ወይም ደግሞ የተለያዩ ስራዎችን ስሰራ እንግዲህ እዛ ላይ ቁጭ ብዬ እዛ ላይ ሆኜ እሰራለሁ ማለት ነው። ስለዚህ ይህ ወንበር በጣም ደስ የሚልና በጣም ግርማ ሞገስ ያለው ሲያዩት የሚያምር ሲቀመጡበት የሚመች እንግዲህ ያ ወንበር ነው ማለት ነው። ስለዚህ ያን ወንበር ለብዙ ጊዜ እጠቀምበታለሁ ማለት ነው ከዛ በተጨማሪ እንግዲህ በቤተህ ልዩ የሆነ መቀመጫ አለ? ወይ ለሚለው ጥያቄ እንግዲህ አዎ መቀመጫ አለኝ። ያ መቀመጫ ለምንድነው ጥቅሙ ቢባል እንግዲህ ምንድነው? ጥቅሙ ቢባል ያመቀመጫ የተለያዩ ጉዳዮችን ለማስፈፀም ወይም ደግሞ የተለያዩ መችግሮችን ለመፍታት እንግዲህ ስፈልግ እዛ ላይ ጠቀምጬ የተለያዩ ችግሮችን የተለያዩ ደስታዎችንም ሆነ ሀዘኖችን እንግዲህ ዛሬ ተቀምጬ አሳልፋለሁ ማለት ነው። ስለዚህ ደስታዎችን ሰርግ ሲሆን የተለያዩ ዝግጅቶች ሲሆኑ ያ ወንበር አውጥቼ እንግዲህ ለሙሸሮቹ መቀመጫ እንዲሆን አደርጋለሁ። ከዛ በተጨማሪ እንግዲህ እኔ ስራዎችን ስሰራ ወይም ደግሞ የተለያዩ ስራዎችን የቢሮ ስራዎችን ስሰራ የምቀመጥበት ደግሞ የራሴው ወንበር ይኖረኛል ማለት ነው። እንግዲህ እነዛ ውስጥ እንግዲህ የኔ ቢሮ ውስጥ እንግዲህ የተለየ ወንበር አለኝ። ያ ወንበር እንግዲህ በጣም ደስ የሚልና በጣም የምገለገልበት በብዙ ጊዜ የምቀመጥበት ወንበር ነው። የተለያዩ ጽሁፎችን ስጽፍ የተለያዩ ስራዎችን ስሰራ እንግዲህ እዛ ላይ በመቀመጥ እዛ ላይ በመሆን እንግዲህ የተለያዩ ተግባራትን አከናውናለሁ ማለት ነው። እንግዲህ ይሄን ሳከናውን ብዙ ጥቅሞችንና እና ጉዳዮችን ላገኝበት የምችል እንግዲህ የራሱ የሆነ ተግባር ይኖረዋል ማለት ነው። ስለዚህ እነዛን በመጠቀም ብዙ ነገሮችን ማሳለፍ እና ማድረግ እችላለሁ ማለት ነው። ስለዚህ በቤቴ ልዩ የሆነ መቀመጫ አለህ? ወይ ለሚለው ጥያቄ አዎ ልዩ የሆነ መቀመጫ አለኝ። ያ ልዩ መቀመጫ እንግዲህ ብዙ ጊዜ በጣም ደስ የሚልና በጣም ውበት ያለው ሲቀመጡበት የሚመች ሲጽፉበትም የሚመችና ሲያዩት በጣም ግርማ ሞገስ ያለው ደስ የሚል ውበትን ያዘለ በጣም ለብዙ ጊዜ የምቀመጥበት ያን ቦታ እንግዲህ በጣም ደስ የሚል እና በጣም ልዩ የሆነ የመቀመጫ አይነት ነው ማለት ነው። ስለዚህ በቤትህ ልዩ የሆነ መቀመጫ አለህ? ወይ

እሺ እንግዲህ ሳንቲም ትቆጥባለህ ወይ የሚል ጥያቄ ነው የደረሰኝ እንግዲህ ሳንቲም መቆጠብ ማለት ምን ማለት ነው ሳንቲም እንዴት ይቆጠባል ሳንቲም? ማለትስ ምን ማለት ነው? የሚሩትን ጥያቄዎች እንግዲህ ለማየት እንሞክራለን ሳንቲም ማለት የተለያዩ ብሮች ወይም ደግሞ የተለያዩ ብሮችን እንግዲህ የምንቆጥርበት ሀድ ኖት ሊሆን ይችላል እንግዲህ የብር ኖት ሳንቲም ይባላል ማለት ነው። ለምሳሌ በእኛ ጋር ላይ እንግዲህ አንድ በር ሳንቲም አለ አንድ በር ነው እንግዲህ በእኛ ሀገር ሳንቲም ያለው ያ እንግዲህ ሳንቲም ይባላል ማለት ነው። ሳንቲም ማለት ከበረት የተሰራ ወይም ደሞ ከተለያዩ ብረታ ብረት በክብ መልኩ የተሰራች እንግዲህ አንድ የምታምር ትንሽዬ መገበያያ ማለት ነው እንግዲህ ያቺ ሳንቲም ትባላለች ማለት ነው። እንግዲህ ያችን ሳንቲም እንላታለን ከዛ በተጨማሪ እንግዲህ ሳንቲም ትቆጥባለህ ወይ ለሚለው ጥያቄ እንግዲህ የተለያዩ መልሶች ሊሆኑ ይችላሉ የተለያዩ መልሶችን ልናገኝ እንችላለን። ነገር ግን ሳንቲም ትቆጥባለህ ወይ ለሚለው ጥያቄ አዎ ሳንቲም እቆጥባለሁ። ሳንቲም መቆጠብ እንግዲህ ምንድነው ጥቅሙ ምንድነው ጉዳቱ ወይም ደሞ ምን ጥቅም አለው ሳንቲም መቆጠብ የሚለውን እንግዲህ ማየት እንችላለን ማለት ነው። ስለዚህ ሳንቲም መቆጠብ የተለያዩ ጥቅሞች ሊኖሩት ይችላሉ የተለያዩ የራሱ ጉዳዮች ሊኖሩት ይችላሉ ከእነዛም ውስጥ እንግዲህ አንዱና ዋነኛው ምንድን ነው ቢባል ሳንቲም የምቆጥብ ከሆነ ሳንቲምን የምቆጥብ ከሆነ ምን አገኛለሁ? ማሰላችሁ ሳንቲም የምቆጥብ ከሆነ እንግዲህ የተለያዩ ጥቅማ ጥቅሞችን የተለያዩ ጉዳዮችን ላገኝበት የሚችል አንዱ መንገድ ነው ማለት ነው። በቃ ከእነዚህም ውስጥ እንግዲህ ምንድነው ቢባል እንግዲህ ሳንቲምን በመቆጠብ ገንዘብ ማከማቸት እችላለሁ ማለት ነው። እንግዲህ አንዱና ዋነኛው የሳንቲም መቆጠብ ጥቅሙ ምንድነው ቢባል የተለያዩ ሳንቲሞችን በመጠራቀም የተለያዩ ሳንቲሞችን በመቆጠብ እንግዲህ የተለያዩ ነገሮችን ለመግዛት አውለዋለሁ ማለት ነው። እንግዲህ እኔ አሁን ጫማ ከሌለኝ ከመጀመሪያው ጀምሬ እንግዲህ ከአንድ ጀምሬ አንድ ብር ጀምሬ የተለያዩ ሰንቲሞችን እያጠራቀምኩኝ እያጠራቀምኩኝ እያጠራቀምኩኝ እንግዲህ ጫማ መግዛት እስከሚችለው ድረስ እንግዲህ የዛን ጊዜ አጠራቅማለሁ ማለት ነው። ያን ካጠራቀምኩ ቡሃላ እንግዲህ አወጣዋለሁ ያጠራቀምኩትን ብር አውጥቼ እንግዲህ ስቆጥረው ለጫማ መግዣዬ ሊሆን ይችላል ማለት ነው። ስለዚህ ጫማ ለመግዛት ስንል ወይም ደግሞ ብር ለማጠራቀም ስናስብ እንግዲህ የተለያዩ ሳንቲሞችን በመቆጠብ የተለያዩ ሳንቲሞችን በማጠራቀም እንግዲህ ልንገዛ ወይም ደግሞ ልናደርገው እንችላለን ማለት ነው። ስለዚህ የተለያዩ ሳንቲሞችን በመቆጠብ የተለያዩ ነገሮችን የተለያዩ ጉዳዮችን ማስፈጸም እንችላለን ማለት ነው። ስለዚህ ቁጠባ በጣም ደስ የሚል ነገር ነው ቁጠባ እንግዲህ በዘመናዊ መልኩ በባንክ ቤቶች አማካኝነት ሰዎች ይቆጥባሉ የተለያዩ ገንዘቦችን የተለያዩ ኖቶችን እንግዲህ እዛ ላይ እያስቀመጡ እንግዲህ ይቆጥባሉ ማለት ነው። እንግዲህ እነዛን ገንዘቦች ሲቆጥቡ እንግዲህ የራሳቸው ጥቅም ይኖራቸዋል እነዛ ባንክ ቤቶችም የራሳቸው ጥቅም ሁሉ ሊኖር ይችላል እንግዲህ እነዛ ወለድን ይወስዳሉ ባንክ ቤቶች እንግዲህ የተለያዩ ወለዶችን ከእኛ ላይ እየቆረጡ ከእኛ ላይ እቆረጡ እንግዲህ ለእነሱ መተዳደሪያ ወይም ደግሞ ለራሳቸው ይጠቀሙበታል ማለት ነው። ከዛ በተጨማሪ ደግሞ እኛ እነሱ ጋር በማስቀመጣችን የተለያዩ ጥቅማጥቅሞችን እናገኛለን ማለት እንግዲህ እነሱ ጋር በማስቀመጣችን እንግዲህ ወለድ ልናገኝ እችላለን እኛ እንደ አበዳሪዎች ነን እንግዲህ እነሱ እናበድራቸዋለን ያን ገንዘብ እነሱ ደግሞ ለሌሎች ያበድራሉ ማለት ነው። ስለዚህ ወለድ ይኖረዋል የራሱ የሆነ ወለድ ይኖረዋል ነገር ግን እኛ በተለያየ ጊዜ ስናወጣ ሆነ ስናስገባ ከእኛ ላይ የሚቆርጡት መጠን አለ ማለት ነው። ስለዚህ ራሳችን የምንከፍለው ነው ነገር ግን እኛ እነሱ የሚከፍሉን ይመስለናል እና እንደዛ የሆነ በጣም ዝውውር ያለበት በጣም የተዘበራረቀ የባንክ ቤት አሰራር አለ ማለት ነው። ስለዚህ ይሄን አሰራር ተጠቅመን እንግዲህ ገንዘባችን ወይም ደሞ ሳንቲማችንን እዛ ላይ ልንቆጥብ እንችላለን ማለት ነው። ከዛ በተጨማሪ እንግዲህ ምን እናደርግበታለን ቢባል እንግዲህ ሳንቲም ትቆጥባለሁ ወይ ለሚለው ጥያቄ? አዎ እቆጥባለሁ ምክንያቱም የተለያዩ ነገሮችን የተለያዩ መኪናዎችን ሊሆን ይችላል ቤቶችን ሊሆን ይችላል የተለያዩ ልብሶችን የተለያዩ ጫማዎችን የተለያዩ የቤት ውስጥ መገልገያዎችን ለመግዛት ሳስብ እነዛን ነገሮች ለመግዛት ሳስብ እንግዲህ ቁጣን እጠቀማለሁ ማለት ነው። እንግዲህ የተለያዩ ሰንቲሞችን በሆነ ቁጠባ የተለያዩ ብሮችን በመቆጠብ እንግዲህ የምፈልጋቸውን ነገሮች የተለያዩ ነገሮችን የመግዛት እድሉን አገኛለሁ ማለት ነው። ስለዚህ ያንን እድል ለማግኘት ያንን ሀሳብ እንዲህ ከኖረኝ የተለያዩ ሳንቲሞችን በመቆጠብ እንግዲህ የተለያየ ገንዘቦችን በማጠራቀም የምፈልገውን ነገር መግዛት እችላለሁ ማለት ነው። ስለዚህ እነዛን ነገሮች ለመግዛት እነዛን ነገሮች ለመሸመት እነዛን ነገሮች ለማከማቸት እንግዲህ ሳንቲምን መጀመሪያ መቆጠብ ይኖርብኛል ወይም ደሞ ሳንቲም እንዲኖረኝ ይገባል ማለት ነው። ስለዚህ ሳንቲሞችን በአግባቡ ቆጥቤ ሳንቲሞችን በአግባቡ ይዤ እንግዲህ እነዛን ነገሮች ለመስራት እሞክራለሁ ማለት ነው። ስለዚህ መኪና ለመግዛትም ሊሆን ይችላል ቤት ለመግዛት

እሺ የምትወደው መጽሐፍ ምንድነው? የሚል ጥያቄ ነው የደረሰኝ እንግዲህ እኔ የምወደው መጽሐፍ ብዙ መፅሃፍቶችን እወዳለሁ ከነዛ ውስጥ እንግዲህ አንደኛውና ዋነኛው። ምንድነው ቢባል እንግዲህ እኔ የምወደው መጽሐፍ እንግዲህ ምንድነው? የሚባል እንግዲህ ዴርቶ ጋዳ የሚል መጽሐፍ አለ ዴርቶ ጋዳ እንግዲህ። በአዲስ አለማየሁ ነው መሰለኝ የተጻፈ በጣም ደስ የሚል በጣም የሚማርክ እና በጣም ለወደፊትም ለሰዎች በጣም ጠቃሚ የሆነ በሀገራችን ዘንድ ሊሰራ የሚገባ በጣም ትልቅ ሀሳብን የያዘ መጽሐፍ ነው ማለት ነው። ስለዚህ ይሄ መጽሐፍ በጣም ደስ ይለኛል ምክንያቱም መጽሐፉ የሚያጠነጥነው የኢትዮጵያ ልማትን የኢትዮጵያ እድገትን የሚያሳይ የመጽሐፍ አይነት ነው። እንግዲህ ይሄ መጽሐፍ እንግዲህ የተጻፈው ወይም ደግሞ የጻፈው ያ ሰውዬ እንግዲህ ብዙ ሀሳቦችን ያነሳብታል ብዙም የተምህርቶችን ያነሳብታል። ከነዛም ውስጥ እንግዲህ በጣና ሀይቅ ስር ወይም ደግሞ በደሴቶቹ ውስጥ ለውስጥ እንግዲህ የተለያዩ ሳይንቲ ምርምር ቦታዎችን ወይም ደግሞ የተለያዩ ሳይንስ ቦታዎችን በዛ ውስጥ የመገንባት ህልም ያለው ጽሁፍ ነው። የጻፈ እንግዲህ ያን ጽሁፍ ብዙ ጊዜ አንብቤዋለሁ ያም ፁህፍ እንግዲህ በጣም ደስ የሚል በጣም የሚመስል በጣም የሚማርክና ለአንባቢውም ሆነ ለሰሜን ወይም ደግሞ ለተግባርም ሆነ በጣም ደግሞ የሚመች የጽሁፍ አይነት ነው ማለት ነው። ያን ጽሁፍ እንግዲህ የሚያጠነጥነው የተለያዩ በጣና ሀይቅ ላይ ያሉ ደሴቶች ውስጥ እንግዲህ የተለያዩ መሬቶቹን ቆፍረው ውስጥ ለውስጥ የተለያዩ ላብራቶሪዎችን ወይም ደግሞ የተለያዩ የህክምና ቦታዎችን የተለያዩ የብረታ ብረት ስራዎችን እንግዲህ በውስጥ እንግዲህ በዘመናዊ መልኩ የሚሰራ ሀሳብን ነው ያመጣው። እንግዲህ በዛ ሰርቶ የተለያዩ አውሮፕላኖችን በመስራት አቅምን የሚያሳይ የተለያዩ ትልልቅ ምሁራንም በዛው አስተሳሰቦ የተለያዩ ማሽኖችን የመስራት የተለያዩ አዳዲስ ነገሮችን አዳዲስ ፈጠራዎችን የመስራት እንግዲህ ሀሳብን ያቀረበ የጽሁፍ አይነት ነው ማለት ነው። ስለዚህ ያው ጽሁፍ በጣም ምንተገብረውም አቅም ካለን ብንተገብረው አቅም ከሌለን ደግሞ ዝም ብለን ስናነበው ራሱ በጣም ደስ የሚል የመጽሁፍ አይነት ነው ማለት ነው። ስለዚህ ያ ጽሁፍ በጣም ደስ የሚለኝ የጽሁፍ አይነት ነው ማለት ነው። ስለዚህ ከዛ በተጨማሪ ደግሞ የተለያዩ ስራዎችን ልወድ እችላለሁ። ከነዛም ውስጥ እንግዲህ አንደኛው እና ሁለተኛው ደግሞ የማነው ቢባል እንግዲህ የተለያዩ መጽሐፎች ሊኖሩ ይችላሉ። የተለያዩ ሀሽማል የሚባል መንጻፍ አለ ሀሽማል ማለት እንግዲህ የተለያየ በጣም ደስ የሚል ስለ ብዙ ነገሮች የሚያወራ ብዙ ስለ ብዙ ነገሮች የሚናገር እንግዲህ የመጽሐፍ አይነት ነው። ያ መጽሐፍ እንግዲህ ብዙ ጊዜ አንብቤዋለሁ ብዙ ጊዜ አንብቤው እንግዲህ ብዙ መልእክቶችን ያገኘሁበት ብዙ ሀሳቦችን ለህይወቴም ሆነ ወደፊት ሊጠቅመኝ የሚችል እንግዲህ ሀሳቦችን ያገኘሁበት መጽሐፍ ለማለት ነው። ስለዚህ ያ መጽሐፍ በጣም ደስ የሚል እና በጣም አስተማሪ የሆነው ለሰዎችም የሚመከር እንግዲህ ያ መጽሐፍ ሊሆን ይችላል ማለት ነው ማለት ነው። ስለዚህ እነዚህን መጽሐፎች ብናነባቸው ብንተገብራቸው እነዚህ መጽሐፎች ብናነባቸው መልእክታቸውን እያንዳንዱን መልእክት ደግሞ ብንይዛቸው እንግዲህ ተጠቃሚዎች ልንሆንባቸው የምንችላቸው መንገድ ይኖራል። ብዬ አስባለሁ ከዛ በተጨማሪ እንግዲህ የምትወደው መጽሐፍ ምንድነው? ለሚለው ጥያቄ እንግዲህ እኔ የምወደው መጽሐፍ ብዙ መጽሐፍት አሉ ለምሳሌ የመጽሐፍት አይነቶች ብዙ ናቸው። አንደኛ የሳይንስ መጽሐፍት አለው ሁለተኛ የልብ ወልድ መጽሐፎች አሉ ሁለተኛ የፍቅር መጽሐፎች አሉ ከዛ በተጨማሪ እንግዲህ የተለያዩ ትምህርት አዛል የሆኑ መጽሐፎች አሉ። ከነዛ ውስጥ እንግዲህ የትኛውን ትወዳለህ? እንግዲህ እኔ የልብ ወለድ መጽሐፎችን ነው የምወደው። ልብ ወለድ በጣም ደስ የሚለው ስለ ፍቅር ሊያወሩ የሚችሉት ስለተለያዩ ነገሮች እንግዲህ ሊያወሩ የሚችሉ በጣም በልብ ውስጥ ያሉ ነገር ግን በጣም ደስ የሚለው የሀሳብ ያላቸው በጣም አስተማሪ የሆኑ ለሰዎች ልጆች ጠቃሚ የሆኑ ምክብሮችን ያዙ በውስጡ እንግዲህ እነዛን ሀሳቦችን የምናገኝበት የልብ ወለድ አይደለም። ስለዚህ እነዛን ልብ ወለዶች እነዛን ሀሳቦች ሳነባቸው በጣም ደስ እያለኝ ስለማነባቸው በጣም ደስ ይለኛልማለት ነው። ስለዚህ እነዚህን ሀሳቦች እነዚህን ተግባራትን ለማረጋገጤ እጠቀምበታለሁ ማለት ነው። እንግዲህ የምትወደው መጽሐፍ ምንድነው? ለሚለው ጥያቄ የተለያዩ መጽሐፎችን መዘርዘር ቻይ ሰው የተለያዩ መጽሐፎችን ማንሳት ይቻላል የተለያዩ መጽሐፎችን መጥቀስ ይቻላል ነገር ግን ከዚህ አንፃር እና ከሁኔታው አንፃር ይገድብና ስለዚህ ትንሽ ጠቅሰን ማለፍ እንችላለን ማለት ነው። ስለዚህ ዴርቶ ጋዳን እነ አንዛምቶ ዛረን ወይም ደግሞ እነ አሽማለን የተለያዩ መጽሐፎችን እንግዲህ መጥቀስ እንችላለን ማለት ነው። ከነዛ መጽሐፍ ውስጥ እንግዲህ የተለያዩ ምክሮችን የተለያዩ ተግሳጾችን ልናገኝበት እንችላለን። ያን መጽሐፍ እንግዲህ በስርዓት በማንበብ በስርዓት በመጠቀም እንግዲህ ለትውልድ ትውልድ ማስተላለፍ ይኖርብናል ጠብቀን ለልጆቻችን ማሳለፍ ይኖርብናል። ስለዚህ ብዙ ሚስጥራትም ብዙ ጥበባትን የያዙ መጽሐፎች ስላሉ እነዛን መጽሐፎች እንግዲህ ጠብቀን ማቆየት ይጠበቅብናል። ማት ነው ስለዚህ

እሺ እንግዲህ የምትወደው ሬስቶራንት የት ነው? የሚል ጥያቄ ነው የደረሰኝ እንግዲህ ብዙ ሬስቶራንቶች አሉ ሀገራቸውን ብዙ ሬስቶራንቶች ሊኖሩ ይችላሉ ብዙ ሆቴሎች እና ብዙ ሬስቶራንቶች ሊኖሩ ይችላሉ እኔ እንግዲህ ፏፏቴ ሬስቶራንትን በጣም ደስ ይለኛል ፏፏቴ ሆቴል ወይም ደግሞ ሬስቶራንት በጣም የሚመስጥና በጣም የሚማርክ እንግዲህ በጣም ለሰዎች እንግዲህ ብዙ ተግባራትን የያዘ ወይም ደግሞ ብዙ አገልግሎቶችን ያካተተ ብዙ ሬስቶራንት አለ ማለት ነው እንግዲህ ሬስቶራንት ማለት የተለያዩ ቢራዎች የተለያዩ መጽሐፎች የተለያዩ ምግቦች ያሉበት እንግዲህ እንደ ሆቴል አይነት ነገር ነው ማለት ነው ስለዚህ ይሄ አልጋ ሊሆን ይችላል የተለያዩ ነገሮችን በውስጡ የያዘ ውስጡ መገልገያዎችን ብዙ ነገሮችን የያዘ እንግዲህ ያ ብዙ ጥቅሞችን የያዘ ብዙ ነገሮችን በውስጡ የያዘ የምትወድ ሬስቶራንት ይበላል ማለት ነው። እንግዲህ የምትወደው ሬስቶራንት የት ነው? ለሚለው ጥያቄ እንግዲህ እኔ የምወደው ሬስቶራንት ያለው ሀዋሳ ውስጥ ነው ሀዋሳ ውስጥ ብዙ ሬስቶራንቶች አሉ ብዙ ሬስቶራንቶች ያሉበት ሀገር ነው ስለዚህ እዛ ውስጥ ያሉ ሬስቶራንቶች በጣም ደስ የሚሉኝ በጣም የምወዳቸው በጣም የሚመስጡኝ እና በጣም የምወዳቸው አይነት ሬስቶራንቶች ወይም ደግሞ ብዙ ጊዜ እዛ ስለኖርኩኝ ወይም ደግሞ በትምህርት ቤት በትምህርት ምክንያት እዛ ስለኖርኩኝ ብዙ ጊዜ ብዙ የምወዳቸው ሬስቶራንቶች ያሉበት እና ብዙ ጊዜ የሚሄድባቸው ሬስቶራንቶች የነበሩ ቤቶች አሉ እነዛን ቤቶች እንግዲህ በጣም የምወዳቸው በጣም የሚያስጡኝ ናቸው ማለት ነው። እንግዲህ ከለታት አንድ ቀን ወደ ፏፏቴ ቤት ሄድኩኝ ከዛ ፏፏቴ ሬስቶራንት በጣም ደስ የሚል ነው ያ ፏፏቴ ሬስቶራንት እንግዲህ ብዙ ጊዜ ምግቦችን የምመገብበት ቢራዎችን የምጠጣበት መጠጦችን የምጠጣበት የሮስቶራንት አይነት ነው ያንን ሮስቶራንት እንግዲህ ለብዙ ጊዜ ጎብኝቼዋለሁ ያንን እንግዲህ በጣም የምወደውና በጣም የሚመስጠኝ ሬስቶራንት አይነት ነው ማለት ነው ከዛ በተጨማር እንግዲህ የተለያዩ ሀገራት ላይ ያሉ ሬስቶራንቶች ደስ ሊሉኝ ይችላሉ ነገር ግን ሚዛን ላይ ያለው ሬስቶራንት በጣም ደስ ይለኛል ማለት ነው ከዛ ተጨማሪም ሌላ ሚዛን ላይ እንግዲህ የተለያዩ ሬስቶራንቶች አሉ ኬኮች ያሉባቸው ወይም ደግሞ መጠጦች ያሉባቸው ሊኖሩ ይችላሉ ብዙ ሰዎች ወይም ደግሞ የኔ ጓደኞች ሊገቡባቸው የሚችሉ እነዛ ቦታዎች እንግዲህ በጣም ደስ የሚሉና በጣም የሚመስጡ ናቸው ማለት ነው። እንግዲህ ጸጥታን በብዛት ብጥብጥ የሌለበት ወይም ደግሞ ፀብ የሌለበት ሰላማዊ የሆነ ቦታ ነው ማለት ነው ስለዚህ እነዛን ቦታዎች በጣም ደስ ይሉኛል ማለትነው እንግዲህ ሰለማዊም መጠጥን ወይም ደግሞ ሰላማዊ ምግብን ለመመገብ እንግዲህ እነዛ ቦታዎች ላይ መኖር ይኖርብኛል ማለት ነው ስለዚህ እነዛን የሚዛን ላይ ያሉትን ሬስቶራንቶች ሀዋሳ ላይ ያሉት ሬስቶራንቶች ወይም ደግሞ አዲስ አበባ ላይ ያሉ ሬስቶራንቶች በጣም ደስ የሚሉና የሚያምሩ በጣም ውበት ያላቸው ከዛ በተጨማሪ ደግሞ ምግባቸው አሪፍ የሆነ መጠጣቸው አሪፍ የሆነ የማይበላሹ ከቀን ወደ ቀን የማይለዋወጥ የአሰራር ሂደት ያላቸው ናቸው እና ስለዚህም እነዛን እወዳቸዋለሁ ማለት ነው ከዛ በተጨማሪ እንግዲህ የምትወደው ሬስቶራንት የት ነው ለሚለው ጥያቄ የምንወደው ሬስቶራንት እንግዲህ ከዛ በተጨማሪ ባህርዳር ላይ ሊኖር ይችላል ባህርዳር ላይ ያሉ ሬስቶራንቶች እንግዲህ ባህላዊና ባህላዊና ዘመናዊና አያይዘው እንግዲህ የተሰሩ ሬስቶራንቶች አሉ እንግዲህ ሬስቶራንቶች ምንድነው ጥቅማቸው የሚባል እንግዲህ የራሳቸው ባህልን የራሳቸው ይዘትን የራሳቸው ትውፊትን የሚያስተዋውቁ ወደፊት ለትውልድ ለትውልድ የሚያስተላልፉ የሂደቶችን ያዙ የተለያዩ ማሲንቆዎችን የተለያዩ ክራሮችን እየተጫወቱ ሰዎችን የሚያስደስቱና እና ለሰዎች ደስታን የሚሰጡበት የእንትን የሬስቶራንት አይነት ነው ማለት ነው ስለዚህ ይሄ ሬስቶራንት ብዙ ጥቅሞችን የያዘና ብዙ ለሰዎች መገልገያነት የሚጠቅም የተለያዩ ጥቅሞችን የያዘ ብዙ ባህላትና እጥፍ ወፊትን ሊያስተላልፍ የሚችል እንግዲህ ሀሳብን የያዘን ማለት ነው። ስለዚህ ይሄን ነገር ስናስብ ስናስብና ስንተገብር እንግዲህ የተለያዩ ነገሮችን ማቀድ ማውጣት እና ማውረድ እንችላለን ስለዚህ የተለያዩ ጉዳዮችን የተለያዩ ጉዳዮችን ለመጠበቅ እና ለመስበክ እንግዲህ ይመቸናል ማለት ነው። ስለዚህ የተለያዩ ሬስቶራንቶች ላይ የተለያዩ ሀሳቦች ላይ የተለያዩ ድርጊቶችን በማድረግ እንግዲህ ሬስቶራንቶችን ልንወዳቸው እንችላለን ማለት ነው ስለዚህ የተለያዩ ሬስቶራንቶች አሉ እነዛን ሬስቶራንቶች እንግዲህ በደንብ እጠብቀን ተንከባክበን ልናቆያቸው የሚገቡ ሬስቶራንቶች ናቸው። ማለት ነው። ስለዚህ የትኛውን ሬስቶራንት ትወዳለህ? ለሚለው ጥያቄ እኔም ሀዋሳ ያለውን ሬስቶራንት ወይም ደግሞ አዲስ አበባ ያለውን ሬስቶራንት ወይም ደግሞ ሚዛን ያለው ወይም ደግሞ ባህር ዳር ያለውን ሬስቶራንት እንግዲህ ልወድ እችላለሁ ማለት ነው እንግዲህ እንደ ሰው ሊለያይ ይችላል እንደ ሀሳባችን ሊለያይ ይችላል። የትኛውን እንደምንወድ የትኛውን እንደምንወድ እንግዲህ ሊለያይ ይችላል። ነገር ግን እኔ የምወደው እነዚህን ሬስቶራንቶች ነው ከዛ በተጨማሪ እንግዲህ ወደ ሀረር አካባቢ ያሉትን ወይም ደግሞ ድሬዳዋ አካባቢ ያሉትን እንግዲህ ሬስቶራንቶችም እወዳቸዋለሁ ማለት ነው ስለዚህ የመጣው

እሺ የትርፍ ጊዜ ማሳላፊያዎች ምንድን ናቸው የሚል ጥያቄ ያገኘሁት እንግዲህ የትርፍ ጊዜ ማለት ምን ማለት ነው የትርፍ ጊዜን ማሳለፊያዎች ምን ምንድን ናቸው የትርፍ ጊዜ ማሳለፊያዎች ለምን ይጠቅማል የሚለው እንግዲህ በዚህ አያይዘን ለማየት እንሞክራለን። ከእናንተ እዚህ ሙስት እንግዲህ የትርፍ ጊዜ ማለት ምን ማለት ነው። የሚለውን መጀመሪያ ስናይ እንግዲህ የትርፍ ጊዜ ማለት ከስራ ውጭ የምናባክነው ጊዜ ወይም ደግሞ ከስራ ውጪ የምንኖርበት ጊዜ ወይም ደግሞ ከስራ በተጨማሪ ወይም ደግሞ ስራ ሰርተን ወይም ደግሞ የተለያዩ ስራዎች የቢሮ ስራዎችን ሊሆን ይችላል። የግል ስራዎችን ሊሆን ይችላል። እዛው ስራዎች እንግዲህ በአግባቡ ሰርተን በአግባቡ አከናውነን በአግባቡ ከጨረስን እንኳን እነዛን ስራዎች እንግዲህ ካጠናቀቅን በኋላ ወደ ቤታችን እንሔዳለን። ወይም ደግሞ ወደ ምንኖርበት ሰፈር እንሄዳለን። የዛን ጊዜ እንግዲህ ከዛ በኋላ ያለው ከስራ ሰዓት በኋላ ያለው እንግዲህ የትርፍ ጊዜ ወይም ደግሞ የትርፍ ሰዓት ይባላል ማለት ነው። ስለዚህ ያ ሰዓት እንግዲህ የትርፍ ሰዓት ወይም ደግሞ የትርፍ ጊዜ ይባላል ማለት ነው። እንግዲህ የትርፍ ጊዜ ወይም ደግሞ የትርፍ ሰዓትን የት ታሳልፋለህ? የሚል ጥያቄ እኔ የደረሰኝ እንግዲህ የትርፍ ጊዜዬን እንግዲህ የማሳልፈው ቦታዎች የተለያዩ ቦታዎች ሊኖሩ ይችላሉ። እንግዲህ እነዛ የቦታዎች ለመጥቀስ እሞክራለሁ። ከእነዛም ውስጥ እንግዲህ የተለያየ ባህር ዳርቻዎች ውስጥ ለምሳሌ የአዋሳ ነው የሚኖረው አዋሳ ስኖር እንግዲህ ሀይቅ አለ። አዋሳ ሀይቅ አለ። እዛም አካባቢው በመሄድ እንግዲህ የተለያዩ አዋፋትን በማየት የተለያዩ ዝማሬዎችም የወፎችም ዝማሬ በመስማት የተለያዩ ሙዚቃዎችን እያዳመጥኩ እንግዲህ የተለያየ የአየር ሁኔታን የተለያየ አየር ሁኔታን እየኮመኮምኩ እንግዲህ የተለያየ አሳዎችን የተመገብኩ የተለያዩ ነፋሻማ አየሮችን የተቀበልኩ እንግዲህ በዛ አካባቢ የትርፍ ጊዜን ላሳልፍ እችላለሁ። መርጥለው ስለዚህ የተለያዩ መናፈሻዎች ላይ የተለያዩ መጽሐፎችን እያነበብኩኝ የተለያዩ የአየር ሁኔታዎችን የተፈጥሮ እንግዲህ እያደነቅኩኝ ልቆይ እችላለሁ ማለት ነው። ስለዚህ የትርፍ ጊዜዬን እኔ የማሳልፈው የትርፍ ጊዜዬን ወይም ደግሞ የእረፍት ጊዜን የማሳልፈው መንገድ ምንድነው? ቢባል እንግዲህ የተለያዩ እረፍቴን የሚያሳልፍባቸው መንገድ ሊኖር ይችላሉ። ከነዛ ውስጥ እንግዲህ አንዱ በሃይቆች በመንጎራደድ በሃይቅ ላይ በመሸራሸር እንግዲህ የተለያዩ ነገሮችን በማድረግ አሳዎችን በመብላት አሳዎችን በማንከባከብ የተለያዩ ወፎችን በማየትና የተለያዩ ወፎችን ድምጽ በመስማት እንግዲህ ላሳልፈው እችላለሁ። ከዛ በተጨማሪ እንግዲህ የእረፍት ጊዜዬን ማሳለፍበት እንግዲህ ከልጆቼ ጋር እና ከቤተሰቦቼ ጋር ሊሆን ይችላል። እንግዲህ የተለያዩ ልጆች ሊኖሩ ይችላሉ። የተለያዩ ቤተሰቦች ሊኖሩ ይችላሉ። ዘመዶች ሊሆኑ ይችላሉ። ከእነሱ ውስጥ ከእነሱ ጋር እንግዲህ የተለያዩ ጊዜያትነ የተለያዩ ሁኔታዎችን አብረን በማሳለፍ አብረን በመብላት አብረን በመጠጣት አብረን በመሆን እንግዲህ አብረን ልናሳልፋቸው የምንችልባቸው መንገዶች አሉ ማለት ነው። ስለዚህ እነዛ መንገዶች በመጠቀም እነዛን እውነታዎች በመጠቀም እንግዲህ ራሴን መሆኑን ቤተሰቦቼን ልረዳ የምችልበት መንገድ አለ ማለት ነው። ስለዚህ እነዛን በማድረግ እንግዲህ የተለያዩ ተግባራትን የተለያዩ ተግባራቶችን በመፈጸም እንግዲህ አብሬ የተለያዩ ቦታዎች ላይ በመውሰድ እጠቀማለሁ ማለት ነው። የእረፍት ጊዜን ስለዚህ የእረፍት ጊዜን ትጠቀማለህ? ለሚለው ጥያቄ እንግዲህ የእረፍት ጊዜን ብዙ ቦታ ልጠቀም እችላለሁ። እረፍት ጊዜየን የተለያዩ ቦታዎች ላይ ልጠቀም እችላለሁ። ለምሳሌ እንግዲህ ከጓደኞቼ ጋር በመዝናናት ሊሆን ይችላል። የተለያዩ መዝናኛችን ይዘን መጠጣችን ሊሆን ይችላል። የተለያዩ ሙዚቃዎችን እያዳመጥን እንግዲህ የተለያዩ ደስ ደስ የሚለው ጨዋታዎችን የተጫወትን ልናሳልፍ እንችላለን ማለት ነው። ስለዚህ የእረፍት ጊዜን ይሄን የት ታሳልፋለህ? ለሚለው ጥያቄ እንግዲህ የእረፍት ጊዜን እኔ የማሳልፍ ቦታ የተለያየ ቦታ ሊሆን ይችላል። የተለያየ ቦታ ሊሆን ይችላል። እንግዲህ እዛ ቦታ ላይ ሲሄድ እንግዲህ ማስተዋል ያለብኝ እንዳልጎዳ ወይም ደግሞ የተለያዩ ችግሮች እንዳይደርሱብኝ ራሴን ከሐይቅ አጠገብ ለማራቅ መሞከር ወይም ደግሞ ወደ ተለያዩ ውሃዎች በብዛት ጥልቅ ወደሆኑ ወይ ደግሞ አስተማማኝ ወዳልሆኑ ውሃዎች አለመግባት የለያዩ ዋናዎችን ስዋኝ የተለያዩ ዋናዎችን እንሳደርግ እንግዲ መጠንቀቅ ይኖርብኛል ማለት ነው። ስለዚህ ወደ ውስጥ ሰምጬ እንዳልቀር ወደ ውስጥ እንዳልጠልቅ እንግዲህ የተለያዩ የውሃ ማዋኛ ልብሶችን የማልችል ከሆነ የውሃ ማዋኛ ልብሶችን መልበስ ይኖርብኛል። የሚችል ከሆነ ደግሞ ወደ ዳር ወደ ዳር እየወጣሁ እንግዲህ መዋኘት ይኖርብኛል ማለት ነው። ስለዚህ ህዋናችን በመዋኘት የተለያዩ አየሮችን የተለያዩ ሁኔታዎችን በመኮምኮም እንግዲህ ጊዜዬን የትርፍ ጊዜዬን አሳልፋለሁ ማለት ነው። ስለዚህ የትርፍ ጊዜያችንን የምናሳልፈው በማንበብ ሊሆን ይችላል። የተለያዩን ተፈጥሮዎችን በማድነቅ ሊሆን ይችላል። የተለያዩ ዋናዎችን በመዋኘት ሊሆን ይችላል። የተለያዩ ከቤተሰቦቻችን ጋር ጊዜያችንን በማሳለፍ ሊሆን ይችላል። ስለዚህ የትርፍ ጊዜዬን በምን ታሳልፋለህ ለሚለው ጥያቄ እንግዲህ እኔ ትርፍ ጊዜ

እሺ ለስራ ትጎዛለሁ የሚል ጠይቄ ነው የደረሰኝ እንግዲህ ለስራ አዎ እጋዛሎህ እንግዲህ ለስራ ሩቅ ቦታ ስለሆነ ስራዬ የተለያዬ ቦታዎች ስለሆኑ ስራዬ እንግዲህ እነዛ ላይ ለመድረስ እነዛ ላይ ለመድረስ ለማድረስ እንግዲህ የተለያዩ ስራዎችን የተለያዩ ተግባራትን ለማድረግ እንግዲህ ሩቅ ቦታ እጓዛለሁ። ለስራ እንግዲህ ሩቅ ቦታ ነው የምጓዘው የተለያዩ ስራዎችን ለመስራት የተለያዩ ተግባራትን ለማከናወን አሁን እንግዲህ ሩቅ ቦታን እጓዛለሁ ሩቅ ቦታ ስጓዝ እንግዲህ? ምን ያጋጥመኛል ሩቅ ቦታ መጓዝስ ምን ማለት ነው ሩቅ ቦታ መጓዝ ምን ጥቅም አለው ምን ጉዳት አለው? የሚለው ጥንቅል በዚህ አያይዘን ለማየት እንሞክራለን። እንግዲህ። ሩቅ ቦታ መጓዝ ማለት እንግዲህ የተለያዩ ከቤታችን የተለያየ ርቀት ያለው የስራ ቦታ ሊኖረን ይችላል። ለምሳሌ ሁለት ሰዓት ወይም ደግሞ ሶስት ሰዓት የሚፈጅ የስራ ቦታ ርቀት ሊኖረው ይችላል። ስለዚህ እዛ የስራ ቦታ ላይ ለመገኘት እንግዲህ በእግራችን ሊሆን ይችላል በመኪና ሊሆን ይችላል እንግዲህ የምንጓዝበት ሁኔታ ማለት ነው። ስለዚህ ርቅ ቦታ ስንጓዝ የተለያዩ ጥቅሞችን የተለያዩ ጉዳቶችን እናገኛለን ማለት ነው። እንግዲህ የሩቅ ቦታ መጓዝ ምንድነው? ጥቅሙን ብለን ስናይ እንግዲህ በእግራችን የምንጓዝ ከሆነ ወይም ደግሞ በሳይክል የምንጓዝ ከሆነ ለስፖርት ይጠቅመናል ማለት ነው። እንግዲህ የሰው ልጅ ጤነኛም ለመሆን የሰው ልጅ ጤነኛ ለመሆን ስፖርት ያስፈልገዋል ስፖርት መስራት አለበት። ከዛም በተጨማሪ እንግዲህ የሰውነት ጥንካሬ እንዲኖረው የሰውነት ብቃት እንዲኖረው የሰውነት ግንባታው አሪፍ እንዲሆን የሰውነት ቅርጹ አሪፍ እንዲሆን እንግዲህ የሰው ልጅ ስፖርት ያስፈልገዋል። ያንን ስፖርት የሚሰራው እንግዲህ የተለያዩ በጧዋት ተነስቶ የተለያዩ ሩጫዎችን በመሮጥ ወይም ደግሞ በመራመድ ሊሆን ይችላል ወይም ደግሞ ሳይክሎችን በመንዳት ሊሆን ይችላል። ስለዚህ የሰው ልጅ ወደ ስራ በሚሄድበት ሰዓት ሩቅ ቦታ የሚሄድ ከሆነ በእግሩ ወይም ደግሞ በሳይክል የሚሄድ ከሆነ እንግዲህ ስፖርት እንደሰራ ይቆጠርለታል ማለት ነው። ስለዚህ ሰውነቱ ይጠነክራል ሰውነቱ የተለያዩ በሽታዎችን ይከለክልለታል ከዛ በተጨማሪ ደግሞ የሰውነት ቅርጹ ውበትን ይዛል አንተ ስለዚህ ውበትን ያጎናጽፈዋል ውበትን ያጎናጽፈዋል ማለት ነው። ስለዚህ እነዛን ነገሮች ለማግኘት እነዛን ነገሮች እነዛን ተግባሮች ለማግኘት እንግዲህ ሰው ልጅ በርቀት መንገድ ቢሄድ እንግዲህ ተጠቃሚ ሊሆን ይችላል ማለት ነው። በተጨማሪ እንግዲህ የራሳቸው ጉዳቶች ሊኖሩት ይችላሉ። ርቃት ቦታ መሄድ እንግዲህ ራሱ የሆነ ጉዳት ሊኖር ይችላል። ከነዛም ጉዳቶች መካከል ምንድን ናቸው? ቢባል እንግዲህ የሰው ልጅ ርቀት ቦታ የሚሄድ ከሆነ ለስራ ብሎ ለሩቅ ቦታ የሚሄድ ከሆነ እንግዲህ ብዙ ጉዳቶች ይደርሱበታል ከነዛ መካከል እንግዲህ አንደኛው ገንዘብ ማጣት ነው። እንግዲህ ገንዘቡን ይጨርሳል ማለት ወደ የተለያዩ ቦታ የስራ ቦታዎች ሲሄድ የተለያዩ የስራ መስኮችን ሲፈልግ ወይም ደግሞ የተለያዩ የሩቅ ቦታ ሲስራ ሲሄድ እንግዲህ ገንዘቦችን ለመኪና ለተለያዩ ነገሮችን በማውጣት እንግዲህ ገንዘቡን ይጨርሳል። ማለት ስለዚህ ገንዘብን ለመቆጠብ ገንዘብን ለማጠራቀም እንግዲህ ምን ማድረግ አለበት? ያ ሰው የሚባል ቅርብ የሆነ የስራ ቦታ መፈለግ ቅርብ የሆነ የስራ እድል ማመቻቸት ይኖርበታል። አንድ ነው ከዛ በተጨማሪ እንግዲህ ምን ጎዳት አለው? ቢባል እንግዲህ መኪኖች ጋር ሲሄድ ወይም ደግሞ የተለያየ በመኪኖችም ሆነ በእግሩ ሲሄድ እንግዲህ ሊያረፍድ ይችላል። ያ ሰው እንግዲህ የሚያረፍድ ከሆነ ከደሞዙ ሊቀነስበት ይችላል ወይም ደግሞ ሊቆረጥበት ይችላል ወይም ደግሞ ከስራ ሊባረር ይችላል ማለት ነው። ስለዚህም የሚቀርና የሚያረፍድ ከሆነ ነው ያ ሰው በርቀቱ ምክንያቱም ደግሞ በሩቅ መንገድ መኪና እንግዲህ ሊያረፍድ ይችላል ያም የሚያርፍድበትን ጊዜ ሚያረፍድበትን ሁኔታ እንግዲህ በማየት እንግዲህ የተለያዩ ነገሮች ሊፈጠሩበት ይችላሉ። ከነዛ ውስጥ እንግዲህ ምንድነው? ቢባል አንደኛው የተለያዩ ችግሮች ይፈጠሩበታል። እነዛን ችግሮች እንግዲህ ምንድን ናቸው? ቢባል እነዛ ችግሮችን እንግዲህ እነዛ ችግሮች ምንድን ናቸው? ቢባል እንግዲህ ከነዛ ውስጥ በመኪና ሲሄድ እንግዲህ ሊያረፍድ ይችላል ሊቀር ይችላል ወይም ደግሞ መንገድ ሊዘጋጋበት ይችላል ስለዚህ እነዛ ችግሮች ይፈጠሩበታል ማለት ነው። ሩቅ መንገድ የሚሄድ ከሆነ ከዛ በተጨማሪ እንግዲህ ሌላ ችግርም አለ ማለት ነው። እነዛ እንግዲህ በመኪና ውስጥ ሲሄድ እንግዲህ የተለያዩ ሌቦች አሉ የተለያዩ ዘራፊዎች አሉ እነዛ ዘራፊዎች እነዛ ሌቦች እንግዲህ ንብረቱን ሊወስዱበት ይችላሉ ማለት ነው። እንግዲህ የተለያዩ ስልኮችን ሊሆን ይችላል የተለያዩ ላፕቶፖችን ሊሆን ይችላል ወይም ደግሞ ገንዘቡን ሊሆን ይችላል እንግዲህ እነዛን ነገሮች ሊወስዱበት ይችላሉ ማለት ነው። ስለዚህ እነዛን ነገሮችን እንዳያጣ እነዛን ነገሮችን እንዲህ ከዛ ነገር እንዲጸዳ እንግዲህ እነዛን ለማከራከር እንግዲህ ምን መሆን አለበት? ቢበል ሩቅ ቦታ የስራ ቦታ እቺን ሩቅ ቦታ ባይሆን ይመረጣል። ማለት ስለዚህ ቅርቡ ቦታ የስራ እድል መፈለግ ወይም ደግሞ የስራ እድል ማመቻቸት እንግዲህ ቅርብ ቦታ ላይ አሪፍ ነው ብዬ አስባለሁ። ከዛ በተጨማሪ እንግዲህ ርቅ ቦታ መሄድ ምንድነው? ጉዳቱ ለሚለው እንግዲህ ማለት ነው። እንግዲህ የተለያዩ ድካሞችን ያመጣብናል በመኪና ስንጋፋ መኪና ላይ ስንጋፋ ከዛም አልፎ ደግሞ በእግራችንም ልንጓዝ እንችላለን። በግራችን ስንጓዝ እንግዲህ የተለያየ ድካሞችን ያገኘናል ምክንያቱም በጉልበታችን ስለምንሄድ በጉልበታችን ዛሬ ድረስ

እሺ ገመድ መጠቀም ታውቃለህ ወይ? የሚል ጥያቄ ነው የደረሰኝ። እንግዲህ ገመድን ማለት ምናምን ገመድ ለምን እንጠቀማዋለን? ገመድን እንግዲህ ምንድነው ጥቅሙ? የሚሉትን ጥያቄዎች እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ ገመድ እንግዲህ የተለያዩ ጥቅሞች ያሉት የተለያዩ ጉዳዮችን ይፈጽምልናል ከነዛ ውስጥ እንግዲህ ገመድ ማለት መጀመሪያ የተለያዩ- እንጨትራቶችን ወይም ደግሞ የተለያዩ ክሮችን በማጣመር ወይም ደግሞ የተለያዩ መዳበሪያ ክሮችን አብሮ በመፍጠር ወይም ደግሞ በመግመድ እንግዲህ የተለያዩ ገመዶችን እንፈጥራለን ማለት ነው። እንግዲህ እነዛን ነገሮችን ከፈጠርን በኋላ እነዛም። ነገሮችን ካያያዝን በኋላ ወይም ደግሞ በስርዓት ከፈጠርነው በኋላ ወይም ደግሞ የሲር ገመድ ሊሆን ይችላል ወይም ደግሞ አንስባጎ ገመድ ሊሆን ይችላል ያን ገመድ ወይም ገዝተን ልናመጣ እንችላለን ከዛ በኋላ ያንን ግን በስርዓት ከጠቀላልን በኋላ ያንን እንግዲህ ለምን እንጠቀምበታለን ቢባል እንግዲህ የተለያዩ- ልብሶችን ለስማጣት እንጠቀምበታለን። አንዱ የገመድ ጥቅም እንግዲህ- ልብስን ለማስጣት ነው። እንግዲህ- ገመዶችን እንገዛና ከአንዱ ጥግ እስከ አንዱ ጥግ ወጥረን በደንብ ወጥረን እናስራቸዋለን። በደንብ እንዳይወድቅ ካሰርነው በኋላ ያንን ነገር እንዳይወድቅ ካሰርነው በኋላ ከዛም- የተለያዩ ልብሶችን ስናጠብ የተለያዩ የሚደርቁ ነገሮችን ስናደርግ እንግዲህ እዛ ላይ ልናሰጣ እንችላለን ማለት ነው። ስለዚህ- ልብሶቻችንን በደንብ አጥበን በሳሙና ሊሆን ይችላል። በተለያዩ ነገሮች በደንብ ካጠብናቸው በኋላ እነዛን ልብሶች ከዛ እዛ ገመድ ላይ እናሰጣለን ማለት ነው። ስለዚህ እዛ ገመድ ላይ ስናሰጣቸው እንዲደርቁ ሊሆን ይችላል ማለት ነው። እንዲደርቁልን ወይም ደግሞ- ቶሎ እንዲደርቁልን በፀሀይ አማካኝነት እዛ ላይ እናረጋቸዋለን። አንደኛ ጥቅሙ እንግዲህ ልብስን- ለማስጣት ይጠቅማል ማለት ነው። ሁለተኛ እንግዲህ ምንድነው የገመድ ጥቅም ብንል እንግዲህ የገመድ ጥቅሙ- የተለያዩ ነገሮችን ለማሰር ይጠቅመናል ማለት ነው። ከነዛ ዉስጥ እንግዲህ ምንድነው ብለን ብናይ እንግዲህ የተለያዩ መዳበሪያዎችን ሊሆን ይችላል ወይም ደግሞ የተለያዩ- የሚታሰሩ ነገሮችን ሁሉ ለማሰር እንግዲህ ገመድ ያገለግላል ማለት ነው። እንግዲህ የተለያዩ የምታሰሩ ነገሮች አሉ እንጨት ሊሆን ይችላል። እንጨት ስንለቅም እንግዲህ የተለያዩ- ገመዶች ያስፈልጉናል። እነዛን ገመዶች ተጠቅመን እንግዲህ እንጨቱን በደንብ እንዳይበታተንብን ከለቀምን በኋላ ያንን እንጨት በስርዓት ደርድርን ከዛ በኋላ ገመዱ ላይ እናደርገዋለን። ገመዱን ከዛ በማሰር በደንብ በማሰር እንዳይወድቅብን እዳይወድቅብን አርገን እናስረዋለን። ከዛ በኋላ ተሸክመን ወደ ቤታችን ለመውሰድ ይመችናል ማለት ነው። ስለዚህ- ገመድ ለማሰር ይጠቅማል። ከዛ በተጨማሪ እንግዲህ ገመድ- አህዮችን ለመጫን ወይም ደግሞ ፈረሶችን ለመጫን እንግዲህ ገመድ ያስፈልጋል ማለት ነው። ስለዚህ የተለያዩ ውሃዎችን አህዮች ላይ ለመጫን ወይም ደግሞ የተለያዩ። ፈረሶች ላይ ለመጫን ወይም ደግሞ የተለያዩ ነገሮችን ፈረሶች ላይ ሆነው የተለያዩ ነገሮች ላይ ለመጫን ነገር ለመጫን ነው የተለያዩ ነገሮችን ለመጫን እንግዲህ ውሃ- ወይም ደግሞ ማለት ገመድ ያስፈልገናል ማለት ነው። እንግዲህ ያንን ገመድ የምንጠቀመው ለነዛ አይነቶች ነገሮች ነው ማለት ነው። ስለዚህ እነዛ ነገሮች እነዛን ሁኔታዎች እንግዲህ በአግባቡ ተጠቅመን በአግባቡ ወስደን እንግዲህ ልንጠቀምባቸው የምንችለው- አንዱ የገመድ ጥቅም ይሄ ነው ማለት ነው። ስለዚህ- ገመድን ለብዙ ነገር እንጠቀመዋለን። ለብዙ ሁኔታ ልንጠቀምበት የምንችለው አንዱ መሳሪያ መገልገያ ነው ማለት ነው። በተጨማሪ እንግዲህ- ገመድ መጠቀም ታውቃለህ ወይ? ለሚለው ጥያቄ አዎ ገመድ መጠቀም አውቃለሁ። ገመድ እንግዲህ ለምን እንጠቀመዋለን ቢባል እንግዲህ የተለያዩ ዛፎችን ስንቆርጥ የተለያዩ ዛፎችን- ከስር ግንዳቸውን እየቆረጥን እየቆረጥን ስንጨረስ ከዛ ወደምንፈልገው ቦታ እንዲወድቅ ወይም ደግሞ ወደፈለግነው ቦታ እንዲወድቅ እንግዲህ በገመዱ እንስበዋለን ማለት ነው። የቆረጥነው ዛፍ እንግዲህ ደግሞ ወደ ከመዉደቁ በፊት ገመዱን በስርዓት እናስርና ያን ገመድ እንግዲህ- ወደምንፈልገው አቅጣጫ ስንስበው- ያ ዛፍ እንግዲህ ወደምንፈልገው አቅጣጫ ይወድቅልናል ማለት ነው። ስለዚህ እነዛን ነገሮች ለማድረግ የተለያዩ ተግባራትን ለመፈጸም :የተለያዩ ተግባራትን ለማከናወን እንግዲህ- ገመዶችን እንጠቀምበታል ማለት ነው። ከዛ በተጨማሪ እንግዲህ ገመድን ለመዝለያነት ወይም ደግሞ ለስፖርትነት እንጠቀመዋለን። ገመድ ዝላይ የሚባል አለ የተለያዩ ዝላይዎችን እንግዲህ ለመዝለያ የተለያዩ ስፖርቶችን ለመስራት የተለያዩ- ተግባራትን ለማከናውን እንግዲህ ገመዶችን እንገዛለን ወይም ደግሞ እኔንዘላለን ማለት ነው። ስለዚህ የገመድ ዝላይ የሚባል ስፖርት አለ እነዛን ስፖርቶችን ለመስራት እነዛን ስፖርቶችን ለማድረግ እንግዲህ የተለያዩ- ገንዘቦችን አዉተን ያን ገመድ እንገዛለን ማለት ነው። ያን ገመድ ከገዛን በኋላ- ጠዋት ጠዋት በመነሳት የተለያዩ ስፖርቶችን እንሰራበታለን ማለት ነው። ስለዚህ ይሄ ያ ገመድ ምንድነው ጥቅሙ ቢባል እንግዲህ የተለያዩ ስፖርቶችን ለመስራት እንገለገልበታለን ብዬ አስባለሁ ማለት ነው። ስለዚህ እንደዛ በማድረግ እንጠቀመዋለን ከዛው በተጨማሪ እንግዲህ: ገመድ መጠቀምስ ጉዳት አለው? የሚሉ ጥያቄዎች ሊመጡ ይችላሉ። ጉዳት አለው ብዬ አላስብም ግን በብዛት በስርዓት ከተጠቀምንበት በስርዓት የምንነገለገልበት ከሆነ ገመዶች ለጥቅም እንጂ-

እሺ ሾርባ ትወዳለህ ወይ የሚል ጥያቄ ነው? የደረሰኝ አወ ሾርባ እወዳለሁ። እንግዲህ ሾርባ ማለት ሾርባ ማለት እንግዲህ ከተለያዩ ስንዴዎች ሊሆን ይችላል። ከተለያዩ ስጋዎች ሊሆን ይችላል። ለምሳሌ እንግዲህ ከብዙ አይነት ሾርባ ሊሰራ ይችላል ከመ ስጋ የሚሰራ ሾርባ አለ። ከስንዴዎች ወይም ደግሞ ከገብስ የሚሰራ ሾርብ ማለት ነው። እንግዲህ ይሄንን ሳየው ምን ማለታችን ነው? ሲባል እንግዲህ። የተለያዩ ስጋዎችን ፍየል ወይም በግ እናርድና የተለያዩ በጎችን ካረድን በኋላ ስጋቸውን በልተን ስጋቸውን በልተን ስንጨርስ እንግዲህ የተለያዩ አጥንቶች ሊኖራቸው ይችላል። እነዛን አጥንቶች አሁን እንግዲህ አንድ ላይ በመቀቀል እንግዲህ የተለያዩ ሾርባዎችን ማውጣት እንችላለን ማለት ነው። እንግዲህ እነዛን ሾርባዎች ለመጠጥነት እንጠቀማቸዋለን ማለት ነው። እንግዲህ የቀቅለን እነዛን ስጋዎች እንግዲህ በተለያዩ ቅመማ ቅመሞችን አድርገን ለምሳሌ። ጨው ሊሆን ይችላል የተለያዩ የሚጣፍጡ ነገሮችን ካደረግንበት በኋላ እንግዲህ በኩባያ እየቀዳን ልንጠጣው እንችላለን ማለት ነው። እንግዲህ ያ የስጋ ሾርባ ሊባል ይችላል። ከዛው ተጨማሪ እንግዲህ የአሳ ሾርባ አለ። አሳዎችን እንቀቅልና የተለያዩ ቅማማ ቅማሞችን አድርገን እነሱንም እንደዛው የተለያዩ አሳዎችን የተለያዩ ቦታዎች ወይም ደግሞ ሀይቆች ዳር ላይ ሆነን አሳ እናጠምዳለን አሳዎችን ከያዝናቸው በኋላ የሚወጡ ነገሮችን አውጥተን የሚጣሉ ነገሮችን ጥለን ከዛ በኋላ አሳዎቹን እንግዲህ በስራት ከበለትን በኋላ። በስራት ከበለትን በኋላ በቃ እነዛን አሳዎች እንግዲህ በስርዓት ከበለትን በስርዓት ከያዘን በኋላ እንግዲህ እንቀቅላቸዋለን ማለት ነው። ከቀቀልናቸው በኋላ እነዛን ሰዎች እንግዲህ አሾርባ ማዘጋጀት እንችላለን ማለት ነው። እንግዲህ አሾርባ ብዙ ጥቅሞች ሊኖሩት ይችላሉ በሽታዎችን የመፈወስ እድል አለው። ከዛ በተጨማሪ ደግሞ የተለያዩ ጥቅማጥቅሞችን ይሰጥናል። ከነዛም ውስጥ እንግዲህ በውስጡ የተለያዩ ነጥር ነገሮች ስላሉ በውስጡ የተለያዩ ማዕድናት ስላሉ ግን እንደዚህ እነዛን ነገሮች እንግዲህ የማግኘት እድል እናገኛለን ማለት ነው። ስለዚህ ለጤናችን አሪፍ ለጤናችን ተስማሚ ለጤናችን ጣፋጭ ለጤናችን መልካም ነገርን ይዞልን እንዲወጣ እነዛን ነገሮች እንግዲህ መጠቀም ይኖርብናል ማለት ነው። ስለዚህ ሽዖርባ ትወዳለህ ወይ የሚለው ጥያቄ? አዎ ሾርባ እወዳለሁ። እነዛ ሾርባዎች ምንድነው? ጥቅማቸው ምንድነው? ተግባራቸው ምንድነው? ሀሳባቸው የሚለውን ስናይ ደግሞ የተለያዩ ሀሳቦች ሊኖሩ ይችላሉ የተለያዩ ሀሳቦችን ለመያዝ ወይም ደግሞ የተለያዩ ነገሮችን ለማከናወን ይጠቅመናል ማለት ነው። ስለዚህ እነዛን ሾርባዎች እነዛን ሾርባዎች እንግዲህ እንጠቀማለን ማለት ነው። ስለዚህ ብዙ ሾርባዎች አይተናል እንግዲህ ይሄ ስጋ ሾርባዎችን አይተናል። ከዛ ደግሞ የአሳ ሾርባዎችን ከዛ በተጨማሪ ደግሞ በብሎት ጊዜ ወይም ደግሞ ጾም በሆነ ጊዜ ደግሞ የምንጠቀማቸው ሹርባዎች አሉ ማለት ነው። እንግዲህ እነዛ ሹርባዎች ምንድን ናቸው ቢባል? ከስንዴ የሚሰሩ ሽዖርባዎች ናቸው። እንግዲህ ስንዴ ይከካና የተከካው ስንዴ ከተለያዩ ቅመማቅሞች ጋር አብሮ ይፈላል አብሮ ይፈላል። እና ያ ከተቀቀለ በኋላ እንግዲህ ያ እንደ ሾርባ ሆኖ ይጠጣል ማለት ነው። ስለዚህ ያን ሾርባ እንግዲህ በዳቦም ልንበላው እንችላለን ወይም ደግሞ በቻውን ደግሞ ልንጠጣው በማንኪያ እያደረን ልንጠጣው የምንችለው የሹርባ አይነት ነው ማለት ነው። ስለዚህ እንደዚህ ይሄን በማድረግ ይሄንን በመተግበር ይሄንን ነገሮች በመከናወን እንግዲህ የተለያዩ ሀሳቦችን የተለያዩ ነገሮችን በማከናወን እንግዲህ የተለያዩ ሾርባዎችን ማዘጋጀት ይቻላል ማለት ነው። በዚህ እነዚህ ሾርባዎች ምንድነው? ጥቅማቸው ብለን ብናይ ደግሞ የተለያዩ ትቅሞች ሊኖራቸው ይችላሉ። የተለያዩ ተግባራት ሊኖራቸው ይችላሉ። ከነዛ ውስጥ እንግዲህ አንዱና ዋነኛው ምንድነው? የሚባል እንግዲህ የተለያዩ ተግባራት ወይም ደግሞ የተለያዩ ሀሳቦችን ለማከናወን ነው። እንግዲህ የተለያዩ ሀሳቦችን ስናከናውን የተለያዩ ድርጊቶችን ስናደርግ የተለያዩ ጥቅሞች እናገኛለን ከነ እዛም ውስጥ እንግዲህ ምንድነው የሚባል እንግዲህ እነዚህን ሾርባዎች ስንጠጣ። አንደኛ ሙቀት እናገኝባቸዋለን ብርድ ከሆነ በአካባቢው ብርድ ከሆነ ወይም ደግሞ ዝቅዝቃዜ ካለ እንግዲህ የተለያዩ ሙቀቶቻችን ወይም ደግሞ ሞቃት ነገሮችን እናገኝበታለን ምክንያቱም አፍልተን ስለምንጠጣ አፍልተን ስለምን ጠጣቸው ለወዳችን ውስጥ ሲገቡ ሞቃታማ ሰው ይሆናሉ ማለት ነው። ስለዚህ እነዛን ጥቅሞች እናገኝበታለን ማለት ነው። አንደኛ ሁለተኛ ደግሞ ሾርባዎችን በመጠጣት የተለያዩ ውስጡ ለያሉ ንጥራ ነገሮችን ገንቢ ነገሮችን እናገኝበታለን ማለት ነው። እንግዲህ ተሰብረን ከሆነ ወገባችንን የሚያመን ከሆነ እንግዲህ የተለያዩ ሽርጓዎችን በመጠጣት የተለያዩ ሽርባዎችን በመግዛት እንግዲህ የተለያዩ ሽዖርባወችን በማፍላት እንግዲህ መጠጣት እንችላለን ማለት ነው። ከዛ በተጨማሪ እንግዲህ በሽታ ለመፈወስ ወይም ደግሞ የተለያዩ በሽታዎች ላይ ከወደቅን እዛን በሽታወች ለመፈወስ ወይም ደግሞ ለመጠገን እንግዲህ ሾርባዎች መጠጣት ያስፈልጋል። ከዛ በተጨማሪ እንግዲህ ሾርባዎችን እየሸጥን መተዳደር እንችላለን ማለት ነው። እነዚህን ሾርባዎች የምንሸጥ ከሆነ የምንሸጣቸው ከሆነ የተለያዩ ግቢ ምንጮችን እናገኝባቸው እንችላለን ማለት ነው። ስለዚህ እነዚህን ሾርባዎች በመሸጥ እነዚህን ሾርባዎች ለገበያ በማዋል እንግዲህ የተለያዩ ገንዘቦችን የመስራት እድር እናገኛለን ማለት ነው። ስለዚህ

እሽ በመስመር ላይ ገዢ ነህ ወይ? የሚል ጥያቄ ነው የደረሰኝ እንግዲህ በመስመር መግዛት ማለት ምን ማለት ነው በመስመር ላይ ምን ይገዛል በመስመር ላይ እንዴትስ ይገዛል የሚሉትን እንግዲህ በዚህ አያይዘን ለማየት እንሞክራለን እንግዲህ በመሰመር ላይ ጋዢ ነህ ለሚለው ጥያቄ አዎ የተለያዩ ነገሮችን በመስመር ላይ እገዛለሁ ለምሳሌ እንግዲህ የተለያዩ ሳምቡሳዎችን ልገዛ እችላለሁ እንግዲህ የተለያዩ ሳምቡሳዎች በመንገዳችን ላይ ይሸጣሉ እነዛ ሳምቡሳዎች ሰዎች እንግዲህ ከተለያዩ ፍርኖ ዱቄቶች እየተቦኩ ከዛ በኋላ እነዛን አቡክተን ከዛ በኋላ እነዛን አቡክተን እንግዲህ ምን እናደርጋቸዋለን እንዚያን አቡክተን በውስጣቸው ላይ ሮዝ በመጨመር ውስጣቸው ላይ ምስሮችን በመጨመር ከዛ በኋላ ጠቅልለን በስርዓት ቅርጽ አስይዘን ከዛ በኋላ እንጠብሳቸዋለን ማለት ነው እንግዲህ በዘይት በደንብ ከቀጠበስናቸው በኋላ ቀይ ሆነው ሲበስሉልን ከዛ በኋላ አውጥተን ለገበያ እናውላቸዋለን ማለት ነው ከዛ በተጨማሪ እንግዲህ ምን የመንገድ ምግቦች አሉ ቢባል እንግዲህ የመንገድ ምግቦቶች እንግዲህ ብዙ ነገሮች አሉእነዛም ውስጥ እንግዲህ አንደኛው እና ሁለተኛው ምንድነው የሚባል እንግዲህ እርጥብ ነው እርጥብ እንግዲህ የተለያዩ ድንችዎችን አጥበን እንቀቅላቸዋለን አይ አንቀቅላቸውን እነዛን ከጥፈን በስራት በስሱን እንከትፋቸዋለን በስራት በስሱ ከቀጠፍናቸው በኋላ እነዛን ድንቾች ከዛ በኋላ ዳቦ እናመጣለን ዳቦ ደግሞ ዳቦ እናመጣና ያን ድንች የቀጠፍነውን ድንች በስርዓት በዘይት እንጠብሰዋለን ያንን የተጠበሰው ድንች ከዛ በኋላ ዳቦ ውስጥ እንከተዋለን ማለት ነው ከዛ በተጨማሪ የተለያዩ ቁልልቶችን በማቁላላት የተለያዩ ቅማቅማዎችን በመጨመር የተለያዩ በርበሬዎችን ጨው የተለያዩ ነገሮችን በመጨመር ከዛ እናውቅላለሁ ማለት ነው ከዛ ያንን ነገር አቁላልተን ስንጨርስ ምን እናደርገዋለን ቢባል እዛ ድንች ላይ እና ዳቦ ውስጥ እናደርገዋለን ማለት ነው ከዛ በኋላ ያን ዳቦ ካደረግንበት በኋላ ያንን ነገር ከዛ በኋላ ከላዩ ደግሞ የተለያዩ ክሬሞችን የተለያዩ ነገሮችን በማድረግ አውካዶ ሊሆን ይችላል የተለያዩ ነገሮችን በማድረግ እንግዲህ እናደርገዋለን ማለት ነው እንግዲህ ያን ዳቦ ወይም ደግሞ ያ እርጥ ቢባል ነው ያን እንግዲህ ለተለያዩ ገዢዎች ወይም ደግሞ ለተለያዩ ለሚፈልጉት ነገር ለሚፈልጉት ሰዎች እንግዲህ ያንን በመሸጥ እንግዲህ እንግዲህ ማለት ነው እንግዲህ ያንን ነገር እገዛዋለሁ ማለት በብዛት እንግዲህ በጣም እንደውስ የሚልና የሚወደድ ምግብ ነው በጣም የሚያጠግብ በርካሽ ዋጋ የሚገኝ ነገር ግን በጣም አጥጋቢ የሆነ በጣም እለት ሌላም ተስማሚ በውስጡ ብዙ ንጥረው ነገሮችን ያዘ በጣም የሚጣፍጥና የሚወደድ ምግብ ነው ማለት ነው በተጨማሪ እንግዲህ የመንገድ ላይ ምግቦች ምንድን ናቸው የሚባል በመንገድ ላይ በመውሰድ ላይ ገዢ ነህ ወይ ለሚለው ጥያቄ አዎ በመስመር ላይ እገዛለሁ የምገዛው ምንድነው ይባል የተለያዩ ምግቦችን እገዛለሁ የተለያዩ ከክሬሞችን የተለያዩ አስክሬሞችን አስክሬም የሚሸጡ መኪኖች አሉ እነዛ መኪኖች ሲመጡ እንግዲህ የተለያዩ ልጆች አሉኝ ለነዛ ልጆችም ለኔም ለቤተ ሰዎችም እንዳለ እገዛለሁ ገዛለሁ ማለት ነው ከዛ በተጨማሪ ደግሞ እንግዲህ በመንገድ ላይ ስሄድ የተለያዩ ልብሶች አሉ የተለያዩ አሽንጉሊቶች የተለያዩ መነጸሮች የተለያዩ ሰአቶች አሉ እነዛን እንግዲህ እየገዛሁ እሄዳለሁ ማለት ነው እንግዲህ የተለያዩ ነገሮችን ሳያቸው የሚያምሩ የሚያምሩ ነገሮችንም ካየሁ በጊዜው እበረ ከያዝኩኝ እንግዲህ የተለያዩ ነገሮችን በመንገድ ላይም ሆነው በዛ ሳልፍ መስመር ላይ እገዛቸዋለሁ ማለት ነው ስለዚህ እነዛ ነገሮችን መግዛቴ ምንድነው ጥቅሙ ቢባል እንግዲህ የተለያዩ ጥቅሞችን ላገኝበት እችላለሁ ከነዛ ውስጥ እንግዲህ አንደኛውና አንደኛው በርካሽ ዋጋ ላገኛቸው እችላል እነዛ ነጋዴ እንግዲህ ሳላስብና ሳልጠይቅ እንግዲህ በጊዜው ብር ከያዝኩኝ እነዛን ነገሮች እንግዲህ በርካሽ ዋጋ ላገኛቸው እችላለሁ በሌላ ቀን ላገኛቸው የማልችላቸው ነገሮች ወይም ደግሞ ሌላ ቀን ላገኛቸው የማልችላቸውን ነገሮች በርካሽ ዋጋ የማገኝበትን እድል አገኛለሁ ማለት ነው ስለዚህም እነዛን ነገሮችን ለማዘጋጀት እነዛን ነገሮችን ለማከናወን እንግዲህ የተለያዩ እድሎችን ለማግኘት እንግዲህ በመንገድ ላይ ወይም በመስመር ላይ ስትሄድ እነዛን ነገሮች አገኛለሁ ማለት ነው ስለዚህ በምስል ላይ ገዢ ነህ ወይ በመስመር ላይ በመንገድ ላይ ገዢ እና ወይ ለሚለው ጥያቄ አዎ ገዥ ነኝ እንግዲህ የተለያዩ ምግቦችን የተለያዩ መጠጦችን የተለያዩ ልብሶችን የተለያዩ ካልሲዎችን ሊሆን ይችላል ሰአቶቼን የተለያዩ መነፀሮቼን የተለያዩ በቃ በመንገድ ላይ ያሉትን ነገሮች ሁሉ ብር ካለኝ እና የሚያስፈልገኝ ከሆነ እንግዲህ ልገዛቸው የሚችሉ ነገሮች ናቸው ማለት ነው ከዛ በተጨማሪ እንግዲህ በመንገድ ላይ መግዛት አስፈላጊ ነው ወይ የሚለውን ጥያቄ ስናይ እንግዲህ በርግጥ ብር ካለን ብንገዛቸው አሪፍ ነው ነገር ግን አጭበርባሪዎች ስለሚኖራ አጭበርባሪ ሰዎች ስለሚኖራ ስለዚህ ከእነሱ መጠንቀቅ ይኖርብናል ማለት ነው ብራችንን በርን መያዛችን ለማረጋገጥ ብር መኖራችንን አርመራ አንችል ለማረጋገጥ የሚመጡ ሰዎች አሉና እነዛን ሰዎች እንግዲህ ለይተን ልናውቃቸው ይገባል ማለት ነው ስለዚህ በመጠንቀቅ በጥንቃቄ ብራችንን ይዘን ስልካችንን እንዳይወሰድብን እየጠበቅን የተለያዩ ንብረቶቻችን እንዳይዘርፉ እየጠበቅን እንግዲህ የተያዩ ሀሳቦችን ያደረገን ብር ገንዘባችንን በመጠበቅ እንግዲህ በመስመር ላይ ገዢ መሆን ይቻላል ማለት ነው ስለዚህ በመስመር ላይ ገዢ ነህ ወይ ለሚለው ጥያቄ አዎ ገዢ ነኝ።

እሺ እንግዲህ ወደ የትኛው ቦታ ተጉዘህ ታውቃለህ የሚል ጥያቄ ነው የደረሰኝ እንግዲህ እኔ ወደ የትኛው ቦታ ተጉዘ ታውቃለህ ለሚለው ጉዞ ማለት መጀመሪያ በመኪና ሊሆን ይችላል በግር ሊሆን ይችላል በተለያዩ ነገሮች ላይ ተጭነን ወይም ደግሞ በእግራችን የምንራመደው እርምጃ እንግዲህ ጉዞ ሊባል ይችላል ማለት ነው እንግዲህ የተለያዩ ጉዞዎች አሉ የተለያዩ ጉዞ ማህበራት አሉ የተለያዩ የጉዞ ድርጅቶች አሉ እንግዲህ እነዛ ጉዞዎችን ሰዎች አሉ ማለት ነው ቀን እዛው በተጨማሪ እንግዲህ የተለያዩ ሰዎች እንግዲህ በግልም ሆነ በቡድን ሆነ የትለያዩ ቦታዎች ላይ የትለያዩ ማህበረሰቡ ወዳለበት ወይም ደግሞ ወደ ትለያዩ ፓርኮች ሊሆን ይችላል ወደተለያዩ ጥሩ ነገር ወዳለበት ነገር ወይም ደግሞ የተለያዩ ባህላዊ ነገር ይቸረሩበት ወይም ደግሞ የተለያዩ ዝግጅቶች ሲኖሩ ወይም ደግሞ የተለያዩ ባህላዊ እምነታዊ ሆነን መንፈሳዊ ዝግጅቶች ሲኖሩ ወደ እነዛ እንግዲህ ሰዎች ጉዞ ያደርጋሉ ማለት ነው እንግዲህ እኔ ጉዞ ያደረኩባቸው ሀገራት እንግዲህ ወደ ሀዋሳ ነው እንግዲህ ወደ ሀዋሳ የመጣውበት ምክንያት በትምህርት ምክንያት ነው ሀዋሲ ስሄድ እንግዲህ ተለያዩ የዩኒቨርሲቲ ትምህርት ቤቶችን ለመማር ወይም ደግሞ የተለያየ ትምህርት አይነቶችን ለማጥናት ወደ ሀዋሳ መጥቻለሁ እንግዲህ ወደ ሀዋሳ ስጓዝ ብዙ ነገሮችን ማየት ችያለሁ ከነዛም ውስጥ እንግዲህ እኔ የምኖርበት እንግዲህ ይሄ ተራራማ የበዛበት ወይም ደግሞ ሸለቆ የማይበዛበት ብዙ ወጣ ገባ የሆነ መሬትን ነበር የማየው ከዛ በተጨማሪ ተራሮችን ማባትን የተለያዩ እንስሳትን አይ ነበር ከዛ በተጨማሪ የተለያዩ ነገሮችን አይችለው ከዛ ወደ ሀዋሳ በመጣበት ጊዜ ግን የተለያዩ ግማሎችን የማየት እድል አይቻለሁ የተለያዩ የተለያዩ ጅቦችን የማየት እድልን አግኝቻለሁ እንግዲህ እኔ ጅብ አይቼ አላቅም ነበር በህይወቴ ነገር ግን እዛ ላይ እዛ ላይ ሆኜ ከዛ ወደ ሀዋሳ ስመጣ ግን አይቻለሁ እንግዲህ ሀዋሳ ከገቡ በኋላ ጅብን እያቀረበችው አንዱና ዎነኛው እዚህ ሀገር ነው ማለት ነው ስለዚህ ጅብ የሚኖርበት ሀገርን ያየሁበት ወይም ደግሞ ጅብን ያየሁበት በመጀመሪያ ጊዜ እዚህ ነው ብዬ አስባለሁ ከዛ በተጨማሪ እንግዲህ ወደ ሀዋሳ መጓዜ ምን ጠቀመኝ ቢባል እንግዲህ የተለያዩ ሀይቆችን ለማየት እድሉን ያገኘሁበት መንገድ ነው። ስለዚህ የተለያዩ አሳዎችን ለመቅመስ የተለያዩ የተለያዩ አሳዎችን ለመብላት ከዛ በተጨማሪ ግን የተለያዩ የሀይቅ ዳርቻዎችን ነፋሻማ አየሮችን ለመቀበል የተለያዩ ታሪኮችን ለማየት የተለያዩ ዕድሮሎችን ለማግኘት አጋጥሞኛል ማለት ነው። ስለዚህም እነዚህን ዕድሎች ለማግኘት እነዚህን ሁኔታዎች ለማግኘት እንግዲህ እዚህ ድረስ መምጣቴ ጠቅሞኛል ማለት ነው። ስለዚህ እነዚህን በማድረግ እነዚህን በማከናወን እንግዲህ የተለያዩ ሁኔታዎችን የተለያዩ ጊዜ ዕድሎችን እንግዲህ አግኝቼ ለዚህ በቅቻለሁ ማለት ነው። ስለዚህ ወደ የትኛው ቦታ ተጉዘህ ታውቃለህ ለሚለው ጥያቄ እንግዲህ እኔ ከብዙ ቦታ አቆራርጬ የመጣው ሰው ነኝ። ስለዚህ ብዙ ቦታዎችን አውቃለሁ። ብዙ ሀገራትን አይቻለሁ ማለት ነው። ስለዚህ እነዛን ሀገራት በማይበት ጊዜ እንግዲህ የተለያየ እውቀትን ያገኘሁበት የተለያየ እውቀትን የገበየሁበት የተለያየ እውቀትን ያከማቸውበት ሂደት ነው ማለት ነው። ስለዚህ ጉዞ ስናደርግ ልናውቅ የሚገባውና ልንጠቀምበት የሚገባው እንግዲህ ጉዞ ስናደርግ መጠንቀቅ አለብን እነዛ ምንድነው ከሌቦች እና ከሽፍታዎች እንግዲህ ራሳችንን መጠበቅ ይኖርብናል። ምክንያቱም ንብረታችንን ሊወስዱብን ስለሚችሉ የተለያዩ ገንዘባችንን ሊወስዱብን ስለሚችሉ እንግዲህ ከእነሱ መጠንቀቅ ይኖርብናል ማለት ነው። ስለዚህ እና ከእነሱ ለመጠንቀቅ ከእነሱ ለመራቅ እንግዲህ የተለያዩ ጥንቃቄዎችን ማድረግ ያስፈልጋል ማለት ነው። ስለዚህ ከእነሱ ለመራቅ እንግዲህ በግሩፕ መሄድ ወይም ደግሞ እኛ የምንተዋወቅ ሰዎች ብቻ ወደ ፈለግንበት ቦታ የመሄድ እድሉን ማመቻቸት ወይም ደግሞ በትምህርት ቤት ሊሆን ይችላል ወይም ደግሞ በስራ ቦታ ሊሆን ይችላል ወይም ደግሞ በጓደኛነት ሊሆን ይችላል በቤተሰብ ሊሆን ይችላል ሌላ ሰውም ባለማስገባት ወይም ደግሞ የማናውቀውን ሰው ባለማስገባት ራሳችንን ብቻ ተንከባክበን እዛ መድረስ የምንፈልገው ቦታ ላይ መድረስ ያስፈልጋል ማለት ነው። ስለዚህ እንደዛ በማድረግ ራሳችንን መጠበቅ ራሳችንን መንከባከብ ራሳችንን ወደ ጉዞ ያስፈልጋል ማለት ነው። ስለዚህ ወደ የትኛው ቦታ ተጉዘህ ታውቃለህ? ለሚለው ጥያቄ ብዙ ቦታዎችን አይቻለሁ። ብዙ ቦታውን ብዙ ቦታዎችን ተጉዣለሁ ለምሳሌ እንግዲህ ጅማን አይቻታለሁ። ጅማ እንግዲህ በጣም ሰፊና የምታምር ከተማ ናት። ስለዚህ ያችንን ከተማ አይቻለሁ ማለት ነው። ከዛ በተጨማሪ እንግዲህ ምን አይተሀል ቢባል እንግዲ? ወልቂጤን አይቻለሁ። ወልቂጤ ደግሞ የጉራጌ ከተማ ናት። እንግዲህ በጣም ደስ የምትል እና በጣም ደስ ደስ የሚሉ ባህላዊ ምግቦች ያሉባት። ለምሳሌ ክትፎ ያለባት በጣም ደስ የሚል ሀገር ናት ማለት ነው። ከዛ በተጨማሪ እንግዲህ ምን አይቻለሁ ቢባል እንግዲህ እነ ሻሸመኔ እነ፣ ጅራ፣ እነ ዝዋይን የተለያዩ ሀይቆች ያሉባቸውን እነ ላንጋኖን፣ እነ ሻላን የተለያዩ ሀይቆችን አይቻለሁ ማለት ነው። ከዛ በተጨማሪ እንግዲህ ሀዋሳ መጥቻለሁ። ሀዋሳ እንግዲህ የተለያዩ ሀይቅ አለ። እንግዲህ ሀዋሳ አይቅ ራሱ አለ። በጣም ደስ የሚል እና በጣም

እንግዲህ በአንድ ጊዜ ስራ ብዙ ስራዎችን ታስተናግዳለህ? ወይ የሚል ጥያቄ ነው የደረሰኝ እንግዲህ በአንድ ጊዜ ብዙ ስራዎችን ማስተናገድ ይቻላል ወይስ አይቻልም? የሚለውንም በዚህ አያይዘን ለማየት እሞክራለሁ እንግዲህ በአንድ ጊዜ ስራዎችን ማስተናገድ እንዴት ይቻላል? እንዴትስ ማከናወን ይቻላል? የሚሉትን እንግዲህ በዚሁ ለማያያዝ እንሞክራለን እንግዲህ በአንድ ጊዜ ስራዎችን ማከናወን ሊከብድ ይችላል። ነገር ግን በአንድ ዘርፍ በስራዬ በአንድ የስራ ዘርፍ ውስጥ ከሆኑ ወይም ደግሞ በአንድ የስራ ዘርፍ አካባቢ ከሆኑ ስራዎች በፍጥነት ወይም ደግሞ በጥራት ለመስራት ካሰብን ስራዎችን መስራት በጥራት መስራት ካሰብን እነዛ ነገሮችን ማከናወን ይከብደንና ነገር ግን በስርዓትና በጥራት እንግዲህ ለመስራት የምናስብ ከሆነ በአንድ ጊዜ ብዙ ስራዎችን ባንሰራ የተመራጭ ይሆነናል ማለት ነው። ምክንያቱም በአንድ ጊዜ ብዙ ስራዎችን የምንሰራ ከሆነ፤ በአንድ ጊዜ ብዙ ስራዎችን የምናከናውን ከሆነ የተለያዩ ችግሮች ሊፈጠሩብን ይችላሉ። ከነዛም ውስጥ እንግዲህ አንደኛውና ዋነኛው ምንድነው ቢባል የተለያዩ ችግሮች ይፈጠሩብናል እነዛ ችግሮች ምንድናቸው ቢባል እንግዲህ አንደኛ ምንድነው የተለያዩ መደራረብ ሊመጣብን ይችላል እንግዲህ መዘናጋት ሊመጣብን ይችላል ምክንያቱም አእምሮአችን የትኛውን እንደሚያስብ ግራ ስለሚጋባ የትኛውን ማሰብ እንዳለበት ግራ ስለሚጋባ እንግዲህ አእምሮአችን ይወዛገባል ማለት ነው። ስለዚህ የተበላሸ ስራ ልንሰራ እንችላለን ማለት ነው። ስለዚህ የተበላሽን ስራ ላለመስራት ወይም ደግሞ ስራችንን በትክክል በስርዓት ለማከናወን እንግዲህ የተለያዩ ስራዎችን ሳይሆን አንድ ስራን እና በቅደም ተከተል ስራዎችን ብንሰራ አሪፍ ነው ብዬ አስባለሁ እንግዲህ ለምሳሌ አንድ እናት እንግዲህ የተለያዩ በዚህ በኩል ሻይ እያፈለላች፥ በዚህ በኩል እንጀራ እየጋገረች፥ በዚህ በኩል ቡና የምታፈላ ከሆነ እንግዲህ የትኛውን መስራት እንዳለባት ግራ ስለሚገባት ሊበላሽባት ይችላል ማለት ነው። ስለዚህ እንደዛ ከምታደርግ ይልቅ መጀመሪያ ኢንጀራዋን ጋግራ ከዛ በኋላ ሻዩን ብታፈላ ከዛ በኋላ ቡናውን ብታፈላ በቅድም ተከተል ብታደርጋቸው ሁሉንም ነገር በቅደም ተከተል ስታደርጋቸው ሁሉም ነገር አሪፍ ይሆናል እና ውጤታማ ለመሆን ፥ውጤታማ ለመሆን፥ ትርፋማ ለመሆን እንግዲህ ነገሮችን በቅደም ተከተል ብንሰራቸው አሪፍ ነው ብዬ አስባለሁ። ከዛ በተጨማሪ እንግዲህ የተለያዩ ተግባራትን ስናከናውን የተግባር የተለያዩ ጥናቶችን ማነው የተለያዩ ጥናቶችን ሳጠና እንግዲህ የተለያዩ የትምህርት ዘርፎች አሉ የተለያዩ የትምህርት ዘርፎች አሉ እነሱን የትምህርት ዘርፎች እንግዲህ በስርዓት እንግዲህ ለመረዳት እና እንዲገባኝ ለማድረግ እንግዲህ በአንድ ጊዜ ሁሉንም የማጠና ሳይሆን በተለያየ ጊዜ የተለያየ ለራሳቸው ፕሮግራም አውጥቼ፥ እቅድ አውጥቼ እንግዲህ በተለያየ ጊዜ ማጠናቸው ይኖራሉ ማለት ነው። ስለዚህ እነዛን ፍሮስ ሰረን እነዛን ተግባራት ሳከናውን እንግዲህ የተለያዩ ጊዜያትን የተለያዩ ሁኔታዎችን በመጠቀም እንግዲህ እቅድን አውጥቼ እቅዴን በስርዓት ለመተግበር እሞክራለሁ ማለት ነው። ስለዚህ እነዛ እቅዶቼ እነዛ ተግባራትን ሳከናወን እንግዲህ ብዙ ጥቅሞችን ላገኝ እችላሉ በእቅድ የምሰራ ከሆነ በእቅዴ የማከናውን ከሆነ ብዙ ተግባራትን ላገኝ ይችላሉ። ስለዚህ እነዛን ተግባራት ለማከናወን፥ እነዛን ተግባራት ለማድረግ እንግዲህ በእቅድ መስራት እንግዲህ ያስፈልገኛል ማለት ነው። ስለዚህ በእቅድ መስራት ብዙ ጥቅሞች ሊኖሩት ይችላሉ። ስለዚህ በእቅድና በቅደም ተከተል የምንሰራ ከሆነ ውጤታማ እንሆናለን ማለት ነው። ስለዚህ በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ወይ? ለሚለው ጥያቄ በአንድ ስራ በአንድ ጊዜ ብዙ ስራዎችን ማከናወን ሊከብድ ይችላል በአንድ ጊዜ ብዙ ስራዎችን ማከናወን ይቻላል። ስለዚህ በአንድ ጊዜ ብዙ ስራዎችን ማከናወን ሳይሆን በአንድ ጊዜ ብዙ ስራዎችን ማከናውን ሳይሆን በተለያየ ጊዜ በተለያየ ሁኔታ በተለያዩ አጋጣሚ ወይም ደግሞ በቅደም ተከተል ስራዎችን ብናከናውናቸው የተሻለ ውጤታማ የተሻለ ትርፋማ ያደርገናል ብዬ አስባለሁ። ስለዚህ በአንድ ጊዜ ስራውችን ማከናወን የለብንም ብዬ አስባለሁ። ምክንያቱም አይምሮአችን የተለያዩ ሀሳቦችን ስለሚመጣለት የተለያዩ ሀሳቦችን ለማሰብ ደግሞ ጊዜና አንድ ነገር ማድረግ ስለሚያስፈልገን የተለያዩ ሀሳቦችን የምናስብ ከሆነ ግን የተለያየ ውጤቱ ላይ የምንደርስ ይሆናል ማለት ነው። ስለዚህ ውጤታችንን ለማስተካከል ውጤታችንን አሪፍ ለማድረግ እንግዲህ በቅደም ተከተል፥ በስርዓት፥ በእቅድ እንግዲህ ብና ብና ብናስተካክላቸው ስራዎችን በመደዳ ወይም ደግሞ በቅደም ተከተል ብናስቀምጣቸውና ብንሰራቸው አሪፍ ይሆናል ብዬ አስባለሁ ማለት ነው። ስለዚህ ስራዎችን በቅደም ተከተል ልንሰራቸው ይገባል ብዬ አስባለሁ ማለት ነው። እንግዲህ በአንድ ጊዜ ብዙ ስራዎችን መስራት ማስተናገድ መስራት ትችላለህ ወይ? ለሚለው ጥያቄ እንግዲህ ብዙ ስራዎችን በአንድ ጊዜ ማስተናገድ ሊከብደን ይችላል፤ በአንድ ጊዜ ማከናወን ሊከብደን ይችላል። ነገር ግን በቅደም ተከተል ብናደርጋቸው በቅደም ተከተል ብናስኬዳቸው ብዙ ጥቅሞችን እናገኝበታለን ብዬ የማስበው። እንግዲህ አንዱና ዋነኛው ምክንያት እንግዲህ ስራዎችን ሳንጨናነቅ ለመስራት ሳንቸገር

አሺ እንግዲህ የሸክላ እቃዎችን ትጠቀማለህ የሚል ጥያቄ ነው። የደረሰኝ እንግዲህ የሸክላ እቃዎች ለምን ይጠቅማሉ የሸክላ እቃዎችን መቼም እንጠቀማቸዋለን የሸክላ እቃዎች እንዴት ይሰራሉ የሚሉትን እንግዲህ በዚው አያይዘን ለማየት እንሞክራለን። የሸክላ እቃዎች ማለት እንግዲህ በብዛት ከየተለያዩ አፈሮች ከቀይ አፈር ሊሆን ይችላል። ከጥቁር አፈር። ይቦካና ያ የተቦከው አፈር እንግዲህ በስርዓት ተደርጎ በስራ ይቦካና ከዛ በኋላ የተለያዩ ነገሮች እየተጨመሩበት ውሃ እየተጨመረበት በስርዓት ከተቦካ በኋላ ከዛ በኋላ የተለያዩ ቅርጾችን በማስያዝ የተለያዩ ቅርጾችን በማስያዝ ጀበና እንዲሆን ይችላል ወይም ምጣድ ሊሆን ይችላል ወይም ደግሞ የተለያዩ ነገሮችን እንግዲህ ልንሰራበት እንችላለን ማለት ነው። እንግዲህ የተለያዩ ስራዎችን እንደዛ ካከናወንበት በኋላ እንደዛ ነገሮችን ከሰራን በኋላ እንግዲህ የተለያዩ ጉዳዮችን ከሰራን በኋላ ምን እናደርጋለን የሚባል እንግዲህ እነዛን ሸክላዎች ለአገልግሎት እንጠቀማቸዋለን ማለት ነው። እንግዲህ ሸክላዎችን የሽክላ እቃዎችን ትጠቀማቸዋለህ ወይ ለሚለው ጥያቄ አዎ እጠቀማቸዋለሁ ምክንያቱም እነዛ የሸክላ እቃዎች ብዙ አገልግሎት ነው የሚሰጡት ስለሆኑ ማለት ነው። እንግዲህ እነዛ አገልግሎታቸው ምንድነው ብለን ብንጠይቅ እንግዲህ እነዛ አገልግሎታቸው እንግዲህ ብዙ ሊሆን ይችላል ከነዛም ውስጥ እንግዲህ ምንድነው ብለን ብንጠይቅ እንግዲህ ዋናና የመጀመሪያ አገልግሎታቸው። የተለያዩ ለምሳሌ እንግዲህ ደግሞ እንደምጠቀም እንግዲህ ጀበና እንግዲህ የተለያዩ ነገሮችን ለመስራት የምታገለግል እቃ ናት። እንግዲህ ይቺ እቃ ብዙ ጊዜ የምንጠቀማት እንግዲህ ቡና ለማፍላት ነው ቡናን እንግዲህ የሰው ልጅ ቡናን ያፈላል እንግዲህ ሀገራችን ኢትዮጵያ ውስጥ ቡና በጣም ተወዳጅ መጠጥ ነው። ስለዚህም ይሄን ቡና ለማፍላት እንግዲህ ሸክላ ወይም ደግሞ ጀበና እንጠቀማለን ማለት ነው። እንግዲህ ይቺ ጀበና ብዙ ጥቅሞች አሏት ከነዛም ውስጥ እንግዲህ አንደኛው ቡናንን ማፍላት ነው። እንግዲህ ቡናን ስናፈላ የተለያዩ መጀመሪያ ቡናውን እናመጣለን ቡናውን ከቆላን በኋላ በስርዓት ጠቆር አርገን ከቆላነው በኋላ ከዛ በኋላ ያንን ቡና እንወቅጠዋለን ያንን ቡና ወቅጠን እንግዲህ ውሃ እንጥዳለን በጀበና ውሃ እንጥዳለን ከዛ በኋላ ጀበናዋ ላይ ውሃው የጣድነው ላይ ቡናውን እንጨምራለን ከዛ በኋላ ያ ሲፈላ ወደ እስኪ ሰክን እንጠብቅና ከዛ በኋላ ከሰከነ በኋላ ቀድተን ለሚጠጡ ሰዎች እንሰጣለን ማለት ነው። ስለዚህ ጥቅሟ የጀበናዋ ምንድነው ቢባል እንግዲህ ቡናን ለማፍላት እንጠቀምባታለን ማለት ነው። ከዛ በተጨማሪ እንግዲህ የሸክላ እቃዎች ለምን ትጠቀማቸዋለሁ ለሚለው ጥያቄ አዎ እጠቀማቸዋለው ለምን ትጠቀማቸዋለህ ቢባል እንግዲህ የተለያዩ እንጀራዎችን ለመጋገር የሸክላ እቃዎች ያስፈልጋሉ። ለምሳሌ ምጣድ እንግዲህ ሸክላ ነው የሸክላ እቃ ነው። ስለዚህ ያን የሸክላ አካባቢ ለምን እጠቅመዋለሁ ቢባል እንግዲህ እንጀራን ለመጋገር እንጀራው ከሌለ የሰው ልጅ እንግዲህ የሚመገበው ነገር አይኖርም ስለዚህ እንጀራን ለመጋገር እንጀራን ለማውጣት እንግዲህ የሸክላ እቃዎችን እጠቀማለሁ ማለት ነው። ስለዚህ ይህን የሸክላ ስራ ስጠቀም ብዙ ነገሮች ይላክነዋል አንደኛ ቀን እዛ ውስጥ እንግዲህ ምንድነው ቢባል የሸክላ እቃዎችን ስጠቀም እቃዎችን እንግዲህ ሳከናውን ብዙ ጥቅሞችን ላገኝበት እችላለው። ከነዛም እንጀራ ልጋግርበት እችላለሁ። እንግዲህ እንጀራ እንግዲህ ቡኮ እናቦካለን ቡኮን ካቦካን የጤፍ ቡኮን እናቦካና ከዛ በኋላ ያን ቡኮ በጣም ቀጠን አድርገን እናቦካውና ከዛ በኋላ ምጣዱ ላይ እናሰፋዋለን ማለት ነው። እንግዲህ ምጣዱ ላይ ስናደርገው እንጀራ ሆኖ ይወጣልናል ማለት ነው። ስለዚህ ያንን ነገር ለማድረግ ያንን ነገር ለማዘጋጀት እንግዲህ እንጀራ ያስፈልገናል ወይም ደግሞ እንጀራ ስለሚያስፈልገን የምጣድ ያስፈልገናል ማለት ነው። ምጣድ እንግዲህ የሚሰራው ከሸክላ ወይም ደግሞ ከአፈር ሊሆን ይችላል ማለት ነው። ስለዚህ በማድረግ እንጠቀምበታለን ማለት ነው። ከዛ በተጨማሪ እንግዲህ ምን እንጠቀማለን ብንል የዕጣን ማጨሻዎችን እንጠቀምባቸዋለን እንግዲህ የዕጣን ማጨሻዎች የሸክላ ስራዎች ናቸው። የሸክላ ስራዎች እንግዲህ የዕጣን ማጨሻዎች ሊሆኑ ይችላሉ እነዛን የዕጣን ማጨሻዎች ወይም ደግሞ የዕጣን እነዛን እንግዲህ እንጠቀምባቸዋለን ማለት ነው። ስለዚህ ቡና ስናፈላ ወይም ደግሞ ቡና ስንጠጣ እጣን ያስፈልገናል ያን እጣን የምናጨስበት እንግዲህ ማንደጃ አለ ማለት ነው። ያንን እንግዲህ እንጠቀምበታለው ማለት ነው። ከዛ በተጨማሪ ደግሞ የሸክላ እቃዎችን ትጠቀማቸዋለህ የሚለው አዎ እጠቀማቸዋለው እጠቀማቸዋለህ ቢባል እንግዲህ ማሰሮ ወይም ደግሞ ገንቦ የሚባል አለ በድሮ ጊዜ የምጠቀምባቸው እነዛ ነገሮች አሉ አሁን በጄሪካን ተቀይረዋል እነዛ እንግዲህ ውሃ መቅዳትና ውሃ ለማጠራቀም ወይም ደግሞ ጠላ ለመጥመቅ የምንጠቀምባቸው ገንቦች ወይም ደግሞ ማሰሮዎች ይባላሉ ማለት ነው። እንግዲህ እነዛ ከሸክላ የሚሰሩ ትልልቅ የሆኑ ውሃ ለማስቀመጥ ወይም ደግሞ የተለያዩ ጠላዎችን ጠጆችን አረቄዎችን ለማስቀመጥ የምንጠቀምባቸው እንግዲህ ገንቦዎች ናቸው ማለት ነው። ስለዚህ እነዛን ነገሮች በመጠቀም እንጠቀምባቸዋለን ማለት ነው። ከዛ በተጨማሪ እንግዲህ የሸክላ እቃዎችን ትጠቀማለህ ወይ ለሚለው ጥያቄ አዎ የሸክላ እቃዎችን እጠቀማለሁ ለምን ትጠቀማቸዋለህ ቢባል እንግዲህ ለተለያዩ ጉዳዮች ለጉዳዮች ማስፈጸም ወይም ደግሞ የተለያዩ ነገሮችን ለማድረግ እንግዲህ ልንጠቀምበት ለውበት ልንጠቀምበት ይችላል የተለያዩ ተግባራትን ለማድረግ ልንጠቀምበት ይችላል ማለት

እሺ እንግዲህ ግጭቶችን ማስተካከል ትችላለህ? የሚል ጥያቄ የደረሰኝ እንግዲህ ግጭቶች ማለት ነው ማለት ናቸው ግጭቶች ግጭቶች እንዴት ማስተካከር ይቻላል? ግጭቶችስ ከተፈጠሩ እንዴት መቀልበስ ይቻላል? የሚሉትን እንግዲህ ለማየት እንሞክራለን እንግዲህ ግጭቶች ማለት የሰው ልጅ ሊጣሉ ይችላሉ የሰው ልጅ ሆኖ የማይጣላ ግርግር እንኳን እግር እና እግር እንኳን ይጋጫል ሊባል ይችላል እና የሰው ልጅ የማይጋጭ የማይጣላ የለም። ስለዚህ ሰዎች ሲጣሉ ሰዎች ሲኮራረፉ ሰዎች ሲጣሉ እንግዲህ ልናስታርቃቸው ይገባል እንግዲህ እነዚህን ሰዎች እንግዲህ ማስታረቅ ወይም ደግሞ እነዚህን ሰዎች እንግዲህ ለማስታረቅ ወይም ደግሞ ማስተካከል ወይም ደግሞ ግጭቶችን ሲፈጠሩ እነዛን ነገሮች የችግሮችን ለመፍታት የምንጠቀምበት እንግዲህ አንዱ መንገድ ነው ማለት ነው። ስለዚህ ግጭቶችን ማስተካከል ትችላለህ? ወይ ለሚለው ጥያቄ አዎ ግጭቶችችን ማስተካከል እችላለሁ ሁሉም ሰው ሊችለው የሚገባ ወይም ደግሞ ሊችለው የሚችል ቀላል እና ብቻ ትንሽ ፍላጎት ነው ደግሞ ሀላፊነት መስማት የሚጠይቅ ብቻ ነው። ስለዚህ እነዚህ ነገሮች እንግዲህ ስናደርግ ምንድነው መጀመሪያ ማድረግ ያለብን የሚለውን ብላ እንግዲህ የተለያዩ ግጭቶችን ለመጥቀስ የተለያዩ ግጭቶችን ለመከናወን ደግሞ ግጭቶችን ለመስጠት እንግዲህ ምን ማድረግ አለብን? ይባል እንግዲህ የተለያዩ ሀሳቦችን ማፍለቅ አለብን። ምክንያቱም የተለያዩ የጣጠሉ ሰዎች እንዴት ማስታረቅ እንዳለብን የተለያዩ ተጣሉ የተኮራረፉ ሰዎችን እንዴት ማስታረቅ ማስተካከል እንዳለብን ያንን ግጭታችን ወይም ደግሞ መጥፎ ነገራቸውን እንዴትም ማስወጣት እንደምንችል የምናስር ስራ ስራ አለብን ማለት ነው። ያንን ነገር ካረገብን በኋላ ያንን ነገር ካስተካከልን በኋላ ከዛ እንመክራቸዋለን ሁሉንም ወደ አንድ ቦታ ይዘናቸው እንሄዳለን ማለት ነው። ጓደኛችን እንጠራና ጓደኛችን አንደኛውን ይዞ እንዲመጣ እኔም ደግሞ አንደኛውን እወስድና ከዛ ቦታ የሆነ ቦታ ላይ እንገናኝና ከዛ በኋላ እንዲታረቁ እድሉን እናመቻቻለን ማለት ነው። ስለዚህ የተለያዩ ሰዎችን የተለያዩ ሁኔታዎች በተለያዩ ሁኔታዎች እንግዲህ እነዛን ሰዎች ማስታረቅ እንችላለን ማለት ነው። ስለዚህ እነዛን ሰዎች ካስታረቅን በኋላ እነዛን ሰዎች የተጣሉ ሰዎችን ካስታረቅን በኋላ ከዛ ጓደኛዬን እንታቸውን እንዲቀጥሉ አብረናቸው እንሆናለን ማለት ነው። ስለዚህ አብረናቸው ይዘናቸው እየሄድን በደንብ እንዲግባቡ በደንብ እንዲ እንዲ እንዲህ እንዲህ ይታረቁ እንግዲህ እናመቻቻለን ማለት ነው። ስለዚህ እንደዛ በማድረግ እንግዲህ ሰዎችን ማስታረቅ ወይም ደግሞ ሰዎችን ማስተካከል ወይም ደግሞ ግጭቶችን ማስተካከል ይቻላል ማለት ነው። ስለዚህ የተለያዩ ግጭቶች ሊኖሩ ይችላሉ ግጭቶች በጣም መጥፎ ነገሮች ናቸው ምክንያቱም የተለያየ ጊዜ በተለያየ ጊዜ ሊፈጠር ይችላል ግጭት ነገር ግን ያ ነገር እስከ ዘላቂነት መቆየት የለበትም። ምክንያቱም ግጭት ካለ ሰዎች ይኮራረፋሉ ሰዎች ተኮራረፉ ማለት ብዙ ፀብ ሊፈጠር ይችላል ማለት ነው። ስለዚህ ጻፍ የሚፈጠር ከሆነ ለሀገርም ለሰፈርም ብሎም ደግሞ ለቤተሰቡም ጥሩ አይደለም ማለት ነው። ስለዚህ ግጭት በመካከላችን ካለ ግጭት በመካከላችን የሚፈጠር ከሆነ እነዛን ግጭቶች ማስወገድ ያስፈልጋል ሰላምን ናፋቂ ትውልድ ያስፈልጋል ነው። የምትመስለኝ እዚህ ሰላምን ሊናፍቃት የሚያስገባ ሰላም እንግዲህ ልንወዳትና ልናፍቃት የሚገባ አንድ ነገር ናት ፍቅር ለሀገራችን ይጠቅማልና ስለዚህ ፍቅርን ያስፈልጋል ፍቅር በጣም ወሳኝ ነገር ነው። ፍቅር በጣም ደስ የሚል ነገር ነው። ስለዚህ እነዛን ነገሮችን ለማድረግ እነዛን ነገሮችን ለማከናወን እንግዲህ ግጭቶችን ማስተካከል ግጭቶችን ማስወገድ ግጭቶችን ማጥፋት ያስፈልጋል ማለት ስለዚህ ይህን ለማድረግ ደግሞ በትንሽ ነገር የሚጣሉ ሰዎችን የሚኮራረፉ ሰዎችን እንግዲህ በቶሎ ለማስታረቅ እና ግጭቶችን ለማስተካከል ያስፈልጋል ማለት ነው። ነገር ግን ቶሎ ግጭቶችን የማንፈታቸው ከሆነ በአጭሩ የማንቀጫቸው ከሆነ ወደፊት እያደጉና እየሰፉ ሊሄዱብን ስለሚችሉ በአጭሩ ማስቀረት ያስፈልጋል ማለት ነው። ስለዚህ ግጭቶችን ማስደጋገም ትችላለህ? ወይ ለሚለው ትያየህ አሁን ግጭቶችን ማስተካከል ትችላለህ ግጭቶች እንዴት ነው የሚስተካከሉት? ለሚለው ደግሞ ግጭቶች በብዙ መንገድ ሊስተካከሩ ይችላሉ ለምሳሌ በሽማግሌዎች ዘንድ ሊሆን ይችላል። በሽማግሌዎች ዘንድ ግጭቶች ይፈታሉ የተለያዩ ሽማግሌዎችን በማቋቋም የተለያዩ ሽማግሌዎችን በማስተባበር እንግዲህ ግጭቶችን ለመፍታት እንጠቅምባቸዋለን ማለት ነው። እንግዲህ ሽማግሌዎችን በማሳወኑ የተለያዩ ውሳኔዎችን እንዲወሰዱ ጥፋተኛው ጥፋቱን እንዲክስ ጥፋት የተጎዳውም ደግሞ እንዲካስ ደግሞ ማድረግ ይቻላል። ከዛ በተጨማሪ እንግዲህ ግጭቶችን እንግዲህ በጓደኞች መካከል ልንፋታ እንችላለን እንግዲህ ጓደኞቻችን ጋር በሆነ የተለያዩ ችግሮችን እና መፍታት እንሞክራለን ማለት ነው። ከዛ በተጨማሪ እንግዲህ በህግ እንግዲህ በትክክል ህግ አለ ህግ ጋር ከፍ ያለ ችግር ከፍ ከተፈጠረ ህግ ጋር በመውሰድ የተለያዩ ሰዎችን እንግዲህ እንዲታረቁ ብሎም ደግሞ እንዲካካሱ እንግዲህ ማድረግ ይቻላል። አንተ ስለዚህ ግጭት ወይም ማስተካከል ትችላለህ? ወይ ለሚለው ጥያቄ ግጭቶችን ማስተካከል እችላለሁ ግጭቶች ካሉ መሰላም አይኖሩ ግጭቶች ካሉ ፍቅር አይኖሩም። ስለዚህ ፍቅር እንዲኖር ስራ ምንድነው? በአገራችን ውስጥ ጥሩ ነገር እንዲሆን እነዛን ገጭቶችን ማስተካከል መፍታት ያስፈልጋል ማለት ነው። ስለዚህ ግጭቶችን ማስተካከል እችላለሁ ወይ ለሚለው ጥያቄ? አዎ እችላለሁ።

እሺ እንግዲህ ልዩ ችሎታ ምንድነው የሚል ጥያቄ ነው? የደረሰኝ እንግዲህ ልዩ ችሎታዎች አሉኝ ልዩ ችሎታ እንግዲህ አንደኛ እንግዲህ ልዩ ችሎታ ማለት እንግዲህ በብዙሃን ዘንድ የሌለ ነገር ግን በእኛ ዘንድ ብቻ የሚገኝ በዛም ብርቁ የሆነ በጣም ደስ የሚልና በጣም ደስ የሚልና ለሰዎች ዘንድ ተወዳጅ የሚያደርገን ልዩ ችሎታ ወይ ደግሞ ልዩ ሀሳብ ወይም ደግሞ ልዩ ችሎታ ሊሆን ይችላል ያ ችሎታ እንግዲህ በብዙሃን ጊዜ የሚወደድ ወይም ደግሞ በብዙሃኑ ዘንድ የሚከበር ችሎታ ሊሆን ይችላል ያን ችሎታ እንግዲህ ጠብቀንና ተንከባክበን ልናቆየው የሚችለው የችሎታ አይነት ነው ማለት ነው። ስለዚህ ይሄን ችሎታ በብዙ በብዙሃን ጊዜ ስለ ወይም ደግሞ በብዙ ሰዎች ጊዜ በብዙ ሰዎች ዘንድ የማይኖር ችሎታ ነው ማለት ነው ስለዚህ ይህ ችሎታ ልዩ ችሎታ ይባላል ማለት ነው። ስለዚህ ይሄን ልዩ ችሎታ እኛ ተንከባክበን እና ጠብቀን ልናቆየው ወይም ደግሞ በደምብ ብንሰራበት በደንብ ልንተገበብርበት የምንችለው የችሎታ አይነት ነው ማለት ነው። ስለዚህ ይሄን ልዩ ችሎታችንን እንዴት ማዳበር እንችላለን? የሚለውን ስናይ ደግሞ እንጂ ህይወታችን እንግዲህ የተለያዩ የተለያዩ ስልጠናዎችን በመውሰድ የተለያዩ ትምህርቶችን በመውሰድ ያን ችሎታችንን እንግዲህ በደንብ የማሳደግ እና የማበልጸግ እንግዲህ በጣም የመልመድ የመልመድ ችሎታችንን ማሳደግ እንችላለን። ከዛ በተጨማሪ እንግዲህ ይሄንን ስናደርግ ብዙ ነገሮችን ልናገኝ እንችላለን እንግዲህ የኔ ልዩ እኛ ተንከባክበን እና ጠብቀን ልናቆየው ወይም ደግሞ በደምብ ብንሰራበት በደንብ ልንተገበብርበት የምንችለው የችሎታ አይነት ነው ማለት ነው። ስለዚህ ይሄን ልዩ ችሎታችንን እንዴት ልዩ ችሎታየ እንግዲህ የመሮጥ ችሎታ አለኝ እንግዲህ ስሮጥ በጣም ሀይለኛ ነኝ። በብዙ በብዙ ብዙ ግዜ ተወዳድሬ አሸንፊለሁ ስለዚ የተለያዩ ሜዳልያዎች አግኝቻለሁ። የተለያዩ ችሎታዎች አሉኝ ማለት ስለዚ ያንን ነገር ሳደርግ ያንን ነገር ስጠብቅ እንግዲህ የተለያዩ የሩጫ ችሎታዎች አሉኝ ማለት ነው። ስለዚ በብዛት እሮጣለሁ ያንን ማደርገው እንግዲህ ያንን የለመድኩት ያንን የቻልኩት እንግዲህ በተለያየ ግዜ በጧት ተነስቸ ስለምሮጥ ወይም ደግሞ የተለያዩ ገመዶችን በጧት ተነስቼ ስለምዘል የልብ ምቴ ትክክል እንዲሆን ያደረገው ይመስለኛል ማለት ነው። ስለዚ የተለያዩ ሩጫዎችን ስሮጥ የተለያዩ ነገሮችን ሳደርግ እንግዲህ የተለያዩ ጥቅሞችን አገኛለሁ ማለት ነው። ስለዚ አንደኛው ችሎታየ ወይም ደግሞ ልዩ ችሎታየ ምንድነው? ቢባል እንግዲህ ሩጫን የመሮጥ ችሎታ ነው ማለት ነው። ስለዚ የተለያዩ ሩጫዎችን ስሮጥ የተለያዩ ስፖርቶችን ስሰራ እንግዲህ ለሩጫ ብቁ አድርጎኛል ማለት ነው። ከዛ በተጨማሪ እንግዲህ ሩጫዎችን በመሮጤ እንግዲህ ምን ጥቅም አገኛለሁ? ቢባል እንግዲህ ስፖርቶችን በመስራቴ ምን ጥቅም አገኛለሁ? ቢባል እንግዲህ የተለያዩ የጤና ጥቅሞችን አገኛለሁ ማለት ነው። እነዚያ ምንድናቸው? ቢባል እንግዲህ ጤነኛ የልብ ምት እንዲኖረኝ ወይም ደሞ የተሻለ የአካል ብቃት እንዲኖረኝ ከዛም በተጨማሪ ደሞ የተሻለ የአካል ቅርጽ እንዲኖረኝ አድርጎኛል ማለት ነው። ስለዚ በጠዋት ተነስቼ ስፖርት የምሰራ ከሆነ በጠዋት ተነስቼ ስፖርቶችን የማዘወትር ስለሆነ እነዛን እንግዲህ ሳደርግ የተሻለ አቋም እንዲኖረኝ ወይም ደሞ የተሻለ ጥሩ አቋም እና ጥሩ ብቃት እንዲኖረኝ አድርጎኛል ማለት ነው። ስለዚህ የአካል ብቃት እንቅስቃሴን በማዘውተር የአካል እንቅስቃሴን በማድረግ እንግዲህ የተለያዩ እውቀቶችን ጥበቦችን መገንባት ችያለሁ ማለት ነው። ስለዚ ስፖርቶችን በመስራት የተለያዩ ችሎታዎችን ልዩ ችሎታ ማለት ነው። ከዛ በተጨማሪ እንግዲህ ያለችኝ ልዩ ችሎታየ ምንድነው? ቢባል እንግዲህ ልዩ ችሎታየ በትምርት ዘንድ በጣም ልዩ ችሎታ አለኝ እንግዲህ እኔ በጣም ጎበዝ ተማሪ ነኝ ጎበዝ ተማሪ ስሆን እንግዲህ ብዙ ሽልማቶች ያገኘሁበት የስራ ዘርፍ ነው። እንግዲህ ማለትም በዛ ግዜ ተማሪ እያለሁ እንግዲህ ብዙ ሽልማቶች አግኝቻለሁ። ብዙ ተግባራትን አግኝቻለሁ እነዛ ስራዎችን ስሰራ እንግዲህ በደምብ አጠናለሁ። እነዛን ያጠናኋቸው ጥናቶች እንግዲህ ደግሜ ጥያቄዎችን እየሰራሁ የተለያዩ ነገሮችን እያገኞህ እንግዲህ ጎበዝ ተማሪ ሁኛለሁ ማለት ነው። ስለዚ ጎበዝ ተማሪ ስሆን በዛን ግዜ ብዙ ሽልማቶችን ብዙ ማበረታቻዎችን ከተለያዩ ሰዎች አግኚቻለሁ ማለት ነው። ስለዚ እንደዛ በማድረግና እንደዛ በመስራት እንግዲህ ብዙ ጥቅማጥቅሞችን ማግኘት ይቻላል። ከዛ በተጨማሪ እንግዲህ የኔ ልዩ ችሎታ ምንድነው? ቢባል እንግዲህ የኔ ልዩ ችሎታ እንግዲህ በሰዎች ዘንድ የማውራት ችሎት አለኝ ማለት ነው። እንግዲህ መድረክ ላይ የማውራት መድረክ ላይ የመናገር መድረክ ላይ የተለያዩ ሀሳቦችን የማቅረብ ችሎታ አለኝ ማለት ነው። ስለዚ በዛን ግዜ እንግዲህ የተለያዩ ድፍረትን ሚጠይቁ ነገሮችን የማድረግ ችሎታ አለኝ ማለት ነው። ስለዚ እነዛ ድፍረት የሚጠይቁ ነገሮችን ሳደርግ እነዛ ድፍረት የሚጠይቁ ነገሮች ሳከናውን እንግዲህ ብዙ ጥቅማ ጥቅሞችን ማግኘት እችላለሁ። ስለዚ እነዛ ነገሮችን ሳገኝ እነዛ ነገሮች ሳከናውን

አሽ ልደትህን እንዴት ታከብራለህ የሚል ጥያቄ ነው የደረሰኝ እንግዲህ ልደት ማለት ማለት ነው ልደት እንዴት ይከበራል ልደትን ማክበር ምንድነው? ጥቅሙ የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ ልደት ማለት በየአመቱ ወይም ደግሞ በየ አንድ አመቱ ልዩነት የሚከበር የመወለድ ብስራትን ወይም ደግሞ መወደድን የምናከብርበት እንግዲህ አንዱ መንገድ ነው ማለት ነው። እንግዲህ ልደት ማለት መወለድን የምናከብርበት አንዱ መንገድ ነው ማለት ነው። ስለዚህ እንኳን ተወለድክ የሚሉ ሰዎች እንግዲህ እንኳን ተወለድክልን እንኳን ለዚህ ብቃህልን እንኳን በወደዚህ ምድር በሰላም የመምጣት ምልክት ነው ማለት ነው። እንግዲህ ልደት ማለት ያንን የምናከብርበት ጊዜ ነው ማለት ነው። ስለዚህ ልደት የምናከብረው በየአመቱ በየአመቱ በተወለድንበት ቀን ልደታችንን ልናከብር እንችላለን ማለት ነው። ከዛ በተጨማሪ እንግዲህ ልየተን እንዴት ታከብራለህ የሚል ጥያቄ ነው የደረሰኝ እንግዲህ ልደት ማክበር መጀመሪያ ምንድነው? ጥቅሙ የሚሉትን እናያለን እንግዲህ ልደት ማክበር ምንድነው ጠቅሟቸው ይባል እንግዲህ የተለያዩ ደስታዎችን ለመፍጠር ነው። አንደኛ እንግዲህ የተለያዩ የተወለድነበትን ቀን የምናከብር ከሆነ የተለያዩ ደስታዎችን የተለያዩ ሀሴቶችን የምናገኝበት ቀን ነው ማለት ነው። ስለዚህ አይ ደስታዎችን ለማግኘት ሀሴቶችን ለማግኘት ወይም ደግሞ የተለያዩ ነገሮችን ለማግኘት እንግዲህ እናከብራለን ማለት ነው። ስለዚህ በልደታችን ቀን ደስ ለመሰኘት በልደታችን ቀን ሀሴትን ለማድረግ እንግዲህ የተለያዩ ድግሶችን ደግሰን የተለያዩ ሻማዎችን አብርተን እንግዲህ ልደታችን እናከብራለን ማለት ነው። ስለዚህ ልደት ማከብር ለዚህ ይጠቀመናል ከዛ በተጨማሪ እንግዲህ የልደት የልደትህን እንዴት ታከብራለህ የሚል ጥያቄ አለ ማለት ነው። ይሄ ጥያቄ እንግዲህ እንዴት እንደምናከብር ለማብራራት ነው ማለት ነው። ስለዚህ መጀመሪያ እንግዲህ ልደትን የማከብረው በጠዋት እነሳና በጠዋት ስነሳ ቤተሰቦቼ ወይም ደግሞ ዘመዶቼ እንኳን ተወለድክ የሚል ዘፈን ይዘፍኑልኛል። እንኳን ተወለድክ ካሉኝ በኋላ ከዛ በኋላ ቀኑን ሙሉ በቃ ደስተኛ ሆኜ ነው የምለው ከዛ በኋላ የተለያዩ ስጦታዎችን ይሰጡኛል የተለያዩ ነገሮችን ያቀርቡልኛል። ከዛ በተጨማሪ እንግዲህ የተለያየ ኬክ ይጋገራል ኬክ ተጋግሮ ዳቦ ተጋግሮ እንጀራ ተጋግሮ ከዛ በኋላ ወጥ ምርጥ ወጥ ይሰራል የተ አሪፍ ወጥ ይሰራል። ከዛ ያን ወጥ እንግዲህ እየተበላ እየተጠጣ ከዛ በኋላ እንጀራ እየተበላ ይዋላል። ከዛ በኋላ በጣም ትልቅ ድግስ ይደገሳል ያ ድግስ እንግዲህ ዝግጅት አለው ያ ቤተሰብ ቤተዘመድ ይጠራል በአካባቢው ያሉ ማህበረሰብ ዘመዶች ጎርቤቶች ይጠራሉ። ከዛ በኋላ እነዛ ከተጠሩ በኋላ አንድ ላይ እነዛ ነገ ይደረጋል ከዛ በኋላ እነዛ ከተጠሩ በኋላ ሁሉም ሰው ከተሰባሰበ በኋላ ሻማ ይበራል። የተለያዩ በአመቴ ልክ ስምንት ስንት አመት እንደሆነኝ ወይም ደግሞ በአመቴ ልክ ሻማ ይበራል። ያ ሻማ ከተበራ በኋላ አስራ ሁለት አመት ቢሆነኝ አስራ ሁለት አመት ሻማ ይበራ ያ ሻማ ይበራ ኬኩ ላይ ከዛ በኋላ እኔ የተለያየ ምኞቶችምከተመኘሁ በኋላ ያን ኬክ ላይ ያለውን ሻማ እንግዲህ አጠፋዋለሁ ማለት ነው። እንግዲህ የተያዩ መጥ ምኞቶቼን ወደፊት መሆን የምፈልገውን ወደፊት የማስበውን ወደፊት ማሳካት የምፈልገውን ነገሮች እንግዲህ ለማሳካት የምፈልገው ነገሮች አስብና እነዛን ሀሳቦች እንግዲህ እናገራለሁ በውስጤ አስብና በፈጣሪዬ ጸልዬ ከዛ ያን ሻማ አጥፈዋለሁ ማለት ነው። እንግዲህ ከዛ ያን ሻማ ሳጠፋው እንኳን ተወለድክ የሚሉ ዘፈኖች ብዙ ጊዜ ይሰማሉ እንኳን ተወለድክ እንኳን ተወለድክ የሚሉ ዘፈኖች አሉ። ከዛ በኋላ ሰዎች ሁሉ ያጨባጭባሉ ደስ ይላቸዋል ከዛ ኬኩ ይቆረሳል ያን ኬክ እንግዲህ ከተቆረሰ በኋላ ለሁሉም ይታደላል ማለት ነው። እንግዲህ ያን ኬክ እየበላን የተለያዩ ስጦታዎቼ ከቤተ ዘመድ ከጎረቤት የተለያዩ ቦታ ከሰዎች ከጓደኞቼ እንግዲህ አገኛለሁ ማለት ነው። እንግዲህ የተለያዩ ስጦታዎች ሊኖሩ ይችላሉ እነዛን ስጦታዎች እንግዲህ የማግኘት እድል አለኝ ማለት ነው። ስለዚህ እነዛን ስጦታዎችን አገኛለሁ ማለት ነው። ጊዜ የልደትን እንዴት ታከብራለህ ለሚለው ጥያቄ እንደዚህ አከብራለሁ ቤት ውስጥ ማለት ነው። ከዛ በኋላ ወደ ማታ አካባቢ ወደ ውጭ ከጓደኞቼ ጋር እንወጣለን ወደ ውጭ ወጠን እንግዲህ የተለያዩ ከመጠጥ ቤቶች እንሄዳለን ከተለያዩ መጠጥ ቤቶች ሄደን እንግዲህ የተለያዩ ጭፈራዎችን እንጨፍራለን የተለያዩ ደስታዎችን የምናከብርበትን ጊዜ እናገኛለን ማለት ነው። ስለዚህ ከጓደኞቼ ጋር ፈታ የምልበት ከጓደኞቼ ጋር የምጨፍርበት ከጓደኞቼ ጋር የምደሰትበት ከጓደኛው ጋር ደስታን የምለዋወጥበት እንግዲህ አንዱ ነገር ነው ማለት ነው። ስለዚህ ይህ በጣም ደስ የሚልና በጣም የሚወደድ የባዕላዊ ወይም ደግሞ የአከባበር ወይም የልደት አከባበር ነው ማለት ነው። ስለዚህ ይሄን የልደት በዓል ሳከብር በጣም ደስ ይለኛል በጣም የምወደውና በጣም የማከብረው የልደት በዓል ነው ማለት ነው። ስለዚህ ይሄን የልደህ በዓል ሳከብር ብዙ ነገሮችን አከናውናለሁ ከነዛም ውስጥ እንግዲህ ደስታን አገኛለሁ ከነ እንደዛ

እሽ ማህበራዊ ሚዲያ ትጠቀማለህ ወይ? የሚል ጥያቄ ነው የደረሰኝ እንግዲህ ማህበራዊ ሚዲያ እጠቀማለሁ ማህበራዊ ድምድም ሚዲያ ምንድነው ጥቅሙ ማህበራዊ ድምድም ሚዲያ ለምን ይጠቅማል ማህበራው ደ ሚዲያ ባንጠቀምስ ምን እንሆናለን የሚሉትን ጥያቄ እንግዲህ ለማየት እንሞክራለን ማህበራዊ ሚዲያ ማለት እንግዲህ በስልካችን ወይም ደግሞ በስማርት ፖርን አማካኝነት ልንጠቀም የምንችለው በጣም ደስ የሚል በጣም ብዙ ጥቅሞችን የምናገኝበት በጣም ብዙ ከሆነ እቃዎችን የምናገኝበት በጣም አሪፍ ነገሮችን የምንጠቀምበት የማህበራዊ ሚዲያ አይነት ነው እንግዲህ ማህበራዊ ሚዲያዎች ብዙ አይነቶች ናቸው ብዙ አይነቶች ስንል እንግዲህ ብዙ የማህበራዊ ሚዲያ አይነቶች አሉ ማለት ነው ከነዛም ውስጥ እንግዲህ አንደኛው እና አንደኛው ቴሌግራም ሊሆን ይችላል ቴሌግራም እንግዲህ ለብዙ ነገሮች የምንጠቀምበት የማህበራዊ ሚዲያ ነው እንግዲህ እነዚህ የማህበራዊ ላይ አምነና ምን አለ እንጠቀማለን የሚባል እንግዲህ አንዱና ዋነኝዐው ምንድነው የሚባል ማህበራዊ ሚዲያዎች ላይ የተለያዩ የተለያዩ ነገሮችን መጠቀም እንችላለን ከነዛ አምስት እንግዲህ ምንድነው የሚባል እንግዲህ አንደኛው እና ዋነኛው የማብረሚዲያ መጠቀም ለምን ይጠቅማል ለምን እንገለገልበታለን ቢባል እንግዲህ የማህበራዊ ሚዲያዎችን ማየቶችን ለመንዳል አላቅ የተለያዩ ጽሁፎችን ለመንዳል ከተለያዩ ሀሳቦችን ለመለዋወጥ ቪዲዮዎችን ሊሆን ይችላል የድምጽ መልእክቶችን ሊሆን ይችላል የተለያዩ ሙዚቃዎችን ሊሆን ይችላል ቪዲዮዎችን ሊሆን ይችላል ድራማዎችን ሊሆን ይችላል የተለያዩ ነገሮችን እንግዲህ ከሰዎች ዘዋችን ሊሆን ይችላል ከዘመዶቻችን ጋር ከአብሮ ከጓደኞቻችን ጋር ከቤተሰቦቻችን ጋር ወይም ደግሞ ከስራ ባልደረቦቻችን ጋር ወይም ደግሞ ከተለያዩ ደንበኞቻችን ጋር እንግዲህ የምንለዋወጥበት አንዱ መንገድ ነው ማለት ነው ስለዚህ ይሄንን ነገር ስንለዋወጥ ይሄንን ስራ ስንለዋወጥ እንግዲህ ብዙ ጥቅሞችን ልናገኝበት የምንችል ብዙ ሀሳቦችን ልናገኝበት የምንችል የማህበራዊ ሚዲያ ማለት ነው ስለዚህ ይሄንን ሚዲያ እንግዲህ ለብዙ ነገሮች እንጠቀምበታለን ማለት ነው ስለዚህ ከዛ በተጨማሪ ደግሞ ምን እንጠቀማለን ቢባል እኔ አሁን ምን እጠቀማለሁ የሚባል የተለያዩ ነገሮችን መጠቀም እንችላለን ከነዛም ውስጥ እንግዲህ ምንድነው የሚባል የተለያዩ ፌስቡኮችን መጠቀም እንችላለን የተለያዩ ዩቲዩብዎችን መጠቀም ይችላል የተለያዩ የተለያዩ ኢንስታግራሞችን ቲክቶኮችን እንግዲህ እነዚህም የተለያዩ ማሀበራዊ ሚዲያ ናቸው ማለት ነው ስለዚህ እነዚህን የማህራዊ ሚዲያዎች እንግዲህ ለምን ትጠቀማላችሁ እንባቸዋለን የሚባል እንግዲህ እነዚህ ማህበራዊ ሚዲያዎችን ለመጠቀማቸው ቢባል ለተለያዩ መረጃዎችን ለማግኘት የተለያዩ ዜናዎችን ለመስማት አዳዲስ ነገሮችን ለማወቅ አዳዲስ ነገሮችን ለመፍታት እንግዲህ እንጠቀምበታለን ማለት ነው ስለዚህ እነዚህን ነገሮች ለማግኘት እነዚህን ነገሮች ለማከናወን እነዚህን ነገሮች ለመፍታት እንግዲህ እነዚህን ሀሳቦችን ለማግኘት ተቀምጠታለባት ነው ስለዚህ ማህበራዊ ሚዲያን ትጠቀማለህ ወይ? ለሚለው ጥያቄ አዎ ማህበራዊ ሚዲያ እጠቀማለሁ ለምን ትጠቀማለህ ዝም ማህበራዊ ሚዲያ ምንድነው ጥቅማቸው የሚለውን ስናይ ደግሞ እነዚህ ማህበራዊ ሚዲያዎች እንግዲህ ጥቅማቸው የተለያዩ ቪዲዮዎችን የተለያዩ ዜናዎችን የተለያዩ አጫጭር መለክቶችን ወይም ደግሞ የተለያዩ አጫጭር ቪዲዮዎችን ወይም ደግሞ የተለያዩ እመረክተህ አዘል ነገሮችን ለመምረጥ መጽሐፎችን ለማንበብ ጽሁፎችን ለመረዳት እና የተለያዩ ሀሳቦችን ለማግኘት እንግዲህ እዛ ላይ እንማራለን ወይም ደግሞ የተለያዩ ትምህርቶችን ለመማር የተለያዩ ቀጥታ ስርጭት ሊሆን ይችላል የተለያዩ ቪዲዮዎች ወይም ድራማ ደራማዎች ሊሆን ይችላል የተለያዩ ሀሳቦችን የተማርን እንግዲህ የተለያዩ እውቀቶችን ለማግኘት የተለያዩ እውቀቶችን ለማግኘት የምንተካበት አንዱን መንገድ መልስ ስለዚህ እነዚህን ነገሮች በጣም ደስ የሚሉና በጣም የሚወደዱ በሰዎች ዘንድ ተቀባይ ተቀባይነት ያለችው በአሁን ዘመን እንደውም በጣም በብዛት የምንጠቀምባቸው ማህበራዊ ሚዲያዎች ናቸው ማለት ነው ስለዚህ እነዚህ ማህበራዊ ሚዲያዎች ከሰውን ከሰው የሚያገናኙ ሰውን ከሰው ሚያዋህዱ ነገሮች ናቸው እና ስለዚህ ሰዎች ሁሉ እነዚህን ነገሮች የሚጠቀሙባቸው የሚገቡ በጣም ብዙ ጥቅሞችን የያዙ ናቸው ማለት ነው ስለዚህ እነዚህን ነገሮች በመጠቀም እነዚህን ነገሮች በመተግበር እንግዲህ የተለያዩ ማህበራዊ ቪዲዮዎችን በመጠቀም የተለያዩ እውቀቶችን መገብየት ይቻላል የተለያዩ ስልጠናዎችን መሰልጠን ይቻላል የተለያዩ ሀሳቦችን ማግኘት ይቻላል ማለት ነው ስለዚህ እነዚህን ነገሮች በማግኘት እነዚህን ነገሮች በማድረግ የተለያዩ እውቀቶችን የተለያዩ ትምህርቶችን መገየት ይቻላል ከዛ በተጨማር እንግዲህ ልንዝናናባቸው የምንችራቸው ልንረዳዳባቸው የምንችራቸው ማህበራዊ ሚዲያዎች ናቸው ማለት ነው እንግዲህ ችግር ሲገጥመን በማህበራዊ ሚዲያ አማካኝነት ረዳዳ ልንተጋገዝ እንግዲህ እንችላለን ከዛ በተጨማሪ እንግዲህ ምን እናደርግባቸዋለን የሚባል ማህበራዊ ሚዲያዎችን እንግዲህ ብዙ ጥቅሞች አላቸው ከእነዛም ውስጥ እንግዲህ የተለያዩ መልእክቶችን ለመላለቅ የተለያዩ ቪዲዮዎችን ለማየት የተለያዩ ሀሳቦችን ለማግኘት እንግዲህ የምንረዳዳበት የምንተጋገዝበት መንገድ ማለት ነው ስለዚህ እነዚህን ለማድረግ እንጠቀምባቸዋለን ማለት ነው ስለዚህ ብዙ ሀሳቦችን ብዙ ጥቅሞችን የሚይዝልን አንዱ ሀሳብና